እሺ ቀጣይ ጥያቄ ስለ ፀጉሩ ተንከባከብ ትወደዋለህ ወይ? ፀጉሩን መንከባከብ በጣም ነው ደስ የሚለኝ በጣም ነው የሚያስደስተኝ። ይሄ የሆነበት ምክንያት ደግሞ ምክንያቱም ፀጉራችን ማለት ለሴት በተለይ ውበት ነው። ስለዚህ እንዴት ነው ውበቴን በደንብ አድርጌ? ራሴን የማልንከባከበው እና በዚህ በዚህ ምክንያት በጣም ደስ እያለኝ ነው ራሴን የምንከባከበው ሴትን ስለሆንኩኝ በደንብ አድርጌ ነው የምኮራው። ፀጉሬን የምንከባከብበት መንገድ ደግሞ ብዙ አይነት መንገዶች ናቸው ያሉት። ለምሳሌ ብዙ ጊዜ በየሳምንቱ ለመታጠብ እሞክራለሁ። ስታጠብ ግን በጣም የሚያስፈልጉት ለፀጉር አስፈላጊ ናቸው ብዬ የማስባቸውን ነገሮችን እየተቀባው ነው። የምታጠበው ማለት ነው ምክንያቱም መታጠብ ቶሎ ቶሎ ጥሩ ስላልሆነ። ግን ቢሸፈን የሚያስፈልጉት ቅባቶች ቢሸፈን ፀጉሩን አይደለም የሚጎዳው። ይሄ የምንጠቀማቸው ኬሚካሎችም ምንም ምንም ፀጉራችንም አይደለንም አይደለንም የሚጎዱት የሚጎዳው ያንን የምንቀባው ነገር ስለሚሸፍነው እንደ ጭንብል ነገር ስለሚሆን እሱ ይከለክልልናል ማለት ነው። ስለዚህ በዚህ በዚህ መንገድ በጣም ደስ ብሎኝ ነው እንደዛ የምንከባከበው እና። ለምሳሌ ወይም ሰርግ ኖሮኝ ወይም የምሄድበት ድግስ ወይም የተለያዩ አይነት ቦታዎች መሄድ ካለብኝ እና ወደ እነዛ ቦታዎች ስሄድ። በጣም አምሮብኝ እንደሆነ ሲገባኝ በጣም ነው ደስ የሚለኝ ምክንያቱም። በቃ የሴት ትክክለኛ ውበቷ ፀጉሯ ስለሆነ እሱን ስለማውቀው ማለት ነው። እና እንደዛ ደስ እያለኝ ነው የማደርገው። ፀጉሬን በደንብ አድርጌ ነው የምንከባከበው ደስ እያለኝ አደርገዋለሁ ስለሚያምርብኝም ደግሞ የ የፀጉር ጤና ለመጠበቅ ወይም ንጽህና መጠበቅ። በጣም ከመልኩ ውጪ ጤናም ስለሆነ ማለት ነው። ከጤናም ውጪ። የሚሰማን ጥሩ ስሜት ይኖራል ንጹህ ስንሆን ወይም ደግሞ ጥሩ ጥሩ ስንሸት። በተለይ ለራሳችን ሊሆን ይችላል ለራሳችን ስንል እንዴት ነው? ሳበጥረው ምን ስለው በቃ የሆነ ሽታ ይኖራል ደስ የማይል ከሆነ ይሸታል ጥሩ ከሆነ ግን ጥሩ ይሆናል። እና ትራሴ ራሱ አድርጌው የምተኛው ትራስ ራሱ ጥሩ ጥሩ ነው የሚሸተው በርግጥ እንደዚህ ተሸፍኜ ነው የምተኛው። ፀጉሬን ተሸፍኜ እተኛለሁ ምክንያቱም የፀጉር ቅባት ወይም የተለያዩ የምናደርጋቸው ወደ ፀጉራዊ የማደርጋቸው ነገሮች። ወደ ፊቴ የሚቀቡት ነገሮች ፊቴን ሊያበላሹት ስለሚችሉ ማለት ነው። ከዛ ውጪ በተቻለኝ መጠን በቻልኩት መጠን እንደዛ ነው የማደርገው በቃ በጣም ጥሩ እንዲሆንልኝ ነው የምጥረው። በጣም ጥሩ እንዲሆንልኝ ነው የማስበው ማለት ነው። ስለዚህ በዚህ በዚህ ምክንያት የተቻለኝን ያክል ሁሉ ነው ጥሩ እንዲሆንልኝ የምጥረው። እና ለፀጉሬ ለመንከባከብ ብዬ ደግሞ በጣም የሚያስፈልጉ ነገሮች በጣም ውድ በሚባል በገንዘብም እገዛለሁ። ለምሳሌ ለፀጉራችን የምንታጠብበትን ሳሙና አለ። የፀጉሩ ማለት ስርሻም አለ። ለነዚህ ነገሮችን የምገዛው ትልቅ ትላልቅ ናቸው አንድ ሊትር ወይም ከዛ በላይ ሆኖ። ከዛ ግን በጣም ሽታቸው ደስ የሚል በጣም የሚያለሰልሱ እንዳያዝ የሚያደርጉ በጣም ውድ ናቸው። እና ለቆዳም ለ ለፀጉራችን ቆዳም በጣም የሚስማማ። ሌላውን ቢቀር ፀጉራችን ስንታጠብ ወደ ገላችን ወደ አንገታችን ምንም ቢወርድ የማይጎዳ ሰውነትንም ጭምር የማይጎዳ ይሆናል ማለት ነው። ስለዚህ በእነዚህ ምክንያቶች ለፀጉሬ በጣም ጊዜ ገንዘብ እሰጣለሁ አወጣለሁ ማለት ነው። ጊዜ ስል ምንድነው በጣም ነው የሚያለፋው? በቃ ማታ ዝም ብሎ መተኛት አይቻልም። ሽሩባ ሰርቼው ወፈር ወፈር ያሉትን ማለት ነው እንዳይቆረረጥም ጭምር። ሳበጥረው በጣም ተጠንቅቄ ለሱ የሚሆኑ አበጣሪያዎች ሰፋፊ ከሰፊ ጀምሮ አነሳነስ እያሉ ጠበብ ጠበብ እያሉ የሚሄዱ ሶስት አይነት ደረጃ ያላቸውን ማበጠሪያዎች በጣም ውድ ናቸው። እነሱ አድርጌ ስተኛ ማታም ደግሞ ጨርቅ አለ ዝም ብሎ ማንኛውም ጨርቅ ሳይሆን ጨርቅ የሚያስፈልግ ጨርቅ አለ ለሱ እንደዚህ ፀጉራችን። ከትራስ ስናደርግ። ይሄ የደም ዝውውራችንን የሚያሻሽል በዛ ምክንያት ፀጉራችንን እንዲያድግ ጤናችን ጥሩ እንዲሆን እንደዚህ እንደ ማሳጅም ነገር እንዲሆን በሚል። ሲል ከሚባል ጨርቃለሁና እሱ አድርጌ ነው ሁላ የምተኛው ለፀጉሬ በደንብ አድርገው ስለሚጠቅመኝ ማለት ነው። ስለዚህ በዚህ ምክንያት በጣም ብዙ ሰዎች ደስ ይላቸዋል። እንዴት ነው? ፀጉርሽ የምትንከባከቢው ደግሞ አማረበት እንደዚህ ያብለጨልጫል በዝቷል።

ሽማግሌዎችን እንዴት ታከብራለህ? ነው የሚለው ቀጣዩ ጥያቄ እሺ የኔ ሽማግሌዎችን እንዴት አድርጌ እንደማከብራቸው እዚህ ጋር መዘርዘር እፈልጋለሁኝ ምክንያቱም በጣም ጠቃሚ ርዕስ ነው ብዬ ነው የማስበው። እኔ ስለ ስም ስለ ሽማግሌዎች ያለኝን አስተያየት ላጋለው እና እኔ ሽማግሌ የሚመስለኝ በቃ እንዴት ነው የምመስለው። እኔ ለምሳሌ ከጠዋት እስከ ማታ አለ አይደለ ጠዋት ልክ ፀሀይ ስትወጣ በቃ ልጅ እንደ ሲወለድ አይነት ከዛ የተለያዩ ነገሮችን እናደርጋለን ከዛ እምስሳት ይደርሳል እንደ ግማሽ እድሜ ነው የማየው እሱን ከዛ በኋላም እስከ ማታ ድረስ ያለው ከሰአትም ህይወት አለና ማታ ሲሆን ደግሞ ማርጀት በቃ እንደዚህ መሞት ደግሞ መተኛት እንደዛ ነው የማስበው። በቃ ሁሌ ማለት ነው እና። በቃ ጠዋት ጀምሮ ስራ ሲሰራ የነበረ በጣም ድክም ብሎት በደንብ ሳያርፍ ምሳ ሰዓት በደንብ ሳያርፍ ከሰአት በጣም ድክም ብሎት መጥቶ ወደ ቤቱ ገብቶ አንድም ወይም ደግሞ ጥሩ ቤተሰብ ከሌለው የሚረዳው ሰው ከሌለው ልጆችን ያልወለደ ከሆነ ወይም ደግሞ በድህነት የሚሰቃይ ከሆነ ሌላ የሚጠይቀው ሰው ከሌለው በእነዚህ በተለያዩ ምክንያቶች የራሱ ጥፋት ባልሆኑት አንድ ሽማግሌ ሰው የራሱ ጥፋት ባልሆኑት ነገሮች ምክንያት ሊያገኘው ባለመቻሉ ነገሮችን ምክንያት በቃ ደስ የማይል ምሽት ሲያሳልፍ ወይም ደግሞ ማረፍ ሲገባው ሌላ ለመስራት ሲሞክር በቃ ለመጣር በቃ ድክም ብሎት የዋለ ሰው የግዴታ መተኛት አለበት ማረፍ አለበት ጥሩ ምግብ መብላት አለበት። በነበረው ቀን ውሎ ደስተኛ ሆኖ መዋል አለበት እንደዛ ነው የማስበው። ነገር ግን በተለይ አንዳንድ ሰዎች አሉ በጣም እንደዚህ በወጣት እድሜያቸው ከዛም በኋላ ያለውን እድሜያቸው ጥሩ ያልሆኑ ሰዎች ሆነው ከልጆቻቸው ጋር የሚጣሉ ከሚስቶቻቸው ጋር የሚጣሉ ሌሎች ሰዎችን ገንዘብ የወሰዱ የሰረቁ መጥፎ እንትን ያላቸው ከጎረቤቶቻቸው ከቤተሰቦቻቸው የማይስማሙ ከራሳቸው በጣም ትልቅ ጥላቻ ትልቅ ጥል ላይ ያሉ ሰዎች ሲሆኑ ማታ መጥተው ወደ ቤታቸው ሲተኙ በቃ ደስተኛም አይደሉም የሚሆኑት። ይሄ ከእኔ ከሚደረግላቸው እና አንድ ሰው በጣም የተሳካ ቀኑ ውሎ ድክም ብሎት ሰርቶ ገንዘብ አግኝቶ ለፍቶ መጥቶ ከዛ ለቤተሰቦቹ ገንዘቡን ሰጥቶ ወይም የሚያበላቸውን ምግብ ይዞ መጥቶ ከዛ በኋላ ቤት ውስጥ ሙቅ ብሎ የሚጠብቀው ልጆቻቸው እዛ ቁጭ ብለው ሚስቱ ቤተሰቦች ካሏቸውም እዛ በቃ እየሳቁ እየተጫወቱ ራት ሲበሉ ከዛም በኋላ ደስ እያላቸው ቲቪ ተረጋግተው ሲያዩ እንደዚህ ብርድ በሆነበት ጊዜ ብርድ ልብሳቸውን አድርገው ቁጭ ብለው ወይም የሆነ እንደዚህ መስከረም ነሀሴ አካባቢ ሲሆን ደግሞ ቆሎ ምናቸውን በቃ ቤት የሚያሞቅ ነገር እየተደረገ ሻይ ቡና እየጠጡ እንደዚህ አይነት ማታ ሲያሳልፉ ደስ ይላል። በቃ ምንም ሰው ለፍቶ ቢውል በጣም ደስ የሚል ማታ ካለው በቃ ምንም ችግር የለውም። በቃ ህይወት እንደዛ ነች ነገር ግን በጣም ጥሩ ባለ ባላደረጉት በራሳቸው ጥፋት በሆነው ምክንያት ምንም ደስ የማይል ምሽት ምሽት ሲያሳልፉና ወደ ቁጭት ህይወታቸውን ጥር ነገር ያለማሰብ ተመልሰው ሲያስቡት ስለ ህይወታቸው ቁጭት መኖር በጣም ነው የሚያሳዝነው። እና በተለይ ሽማግሌ ሲባል እኔ ምንድነው የማሰበው? ጥሩ ሰውም ሆነ ጥሩ ሰው ባይሆን ሁሉም ተመሳሳይ አይነት አያያዝ ነው የሚገባው በቃ ቢያጠፋ አንድ ሰው ያለ የማይገባው ነው እና ሽማግሌ ስለሆነ በቻ መንከባከብ አለብን። እንደዚህ ነጭንጭ የሚሉን የሚሳደቡ ሽማግሌዎች በጣም ልጆቻቸውን ሚስቶቻቸውን ጎረቤታቸውን የበደሉ ሽማግሌዎች በጣም በጥሩ መንገድ መያዝ አለባቸው ብዬ አስባለሁ በቃ። ያንን ሰው ካልጎዱ በተለይ ደግሞ በቃ ምንም ለራሳቸው የማይሆኑ ወይም ደግሞ አቅም አቅም የሌላቸው ሰዎች በጣም ካረጁ በጣም በክብር ሰላምታን መስጠትም አለብን። የሚያስፈልጋቸውን ነገር እያገዝናቸው መሆን አለበት እንዴት ናችሁ ብለን ሄደን መጠየቅ ደግሞ በቃ በዛ ጊዜ ማውራት ነው ደስ የሚላቸው ከሰው ጋር እና ሄደን ብናወራቸው ስናወራ ደግሞ እኛ ባናወራና እነሱ ደስ የሚላቸውን ሲያወሩ ስለሆነ ዝም ብለን ብንሰማቸው ሰሚ ሰው ነው የሚፈልጉት። በዛ እድሜያቸው እና ምግብ የሚያቀርቡላቸው የሚሰማቸው ልክ ናችሁ የሚላቸው ከውጪ የተደረገውን ነገር እነ እንትና እንደዚህ አድርጎ እንትና እንደዚህ አድርጋ እንትና ወልዳ አግብቶ ምናምን ብለን እነዚህ አይነት ብናጋራቸው ወሬዎች ደስ ይላቸዋል። እና ሽማግሌዎቻችን በክብር በፍቅር ነው መሆን ያለበት

እሺ ቀጣዩ ጥያቄ ደግሞ የሸክላ እቃዎችን ትጠቀማለህ ወይ ነው የሚለው ማለት ነው። እሺ የሸክላ እቃዎችን የምትጠቀምባቸው ብዙ አይነት ባይሆኑም። አዎ ለምሳሌ እኔ በጣም የምወዳቸው ቤት ውስጥ ያሉት አትክልቶች አሉ እና እነሱ አትክልቶች ሽክላ ላይ ባስቀምጣቸው ደስ ይለኛል ምክንያቱም ለቤቱ ቅዝቃዜ ይሰጡታል። ለ እንደዚህ አፈር ሲደረግበትም ደስ የሚል እንትን ነው የሚኖረው ደስ የሚል ሽቶ ደስ የሚል ሽታ ይኖረዋል። ጠረኑ ደስ ይላል። ከዛም በተጨማሪ መልኩን በጣም ነው የሚያምረው እና ትንሽ ቀዝቀዝ አድርጎ ይዞት እንዲቆይ ያደርጋል መሰለኝ። ካልተሳሳትኩኝ ይሄኛው እንደ የተለያዩ ከሸክላ የተሰሩ ቅርጽ ያላቸው አሉ ሌላ ደግሞ እንስራ በቃ ቁጭ እንስራ የሚመስልም አለ ማለት ነው። ይሄ እንስራ የሚመስለው ለ የእጽዋቶችም እንጠቀምበታለን ልክ እንደ ድሮውን ማለት ነው። ውሃን እንጠጣበታለን ይሄ ብዙ ሰው ላያምን ይችላል። ግን ከቧንቧ ውሃ እንቀዳና እዛ ላይ ስናስቀምጠው። በቃ በተለይ ውጪ ውለን ስንመጣ ምሳ ሰዓት ላይ ሲኖር ምናምን ለምሳሌ ሌላ ቀን ሲሆን የሚቀለን ይሄ ሃያ ሊትሩ ውሃ አለ አይደለ በማሽን እንደዚህ ነካ አድርገኸው የሚያወጣው ውሃ አለ አጣርቶ የሚያወጣ። እንደዛም አለ። ነገር ግን በቃ እንደዚህ ፀሀይ ሲሆን ሰዓቱ በቃ የሚያምረን ቀን ይኖራል ማለት ነው። እንደዛ ቢደረግ ብለን የምናስብበት ቀን ይኖራል። ስለዚህ በዚህ በዚህ ምክንያት በዛ ሰዓት ሲሆን ነው በጣም ደስ ብሎን የምንጠጣው እና ለውሃ የምንጠቀምበታለን። ይሄ የሸክላ እቃችን ማለት ነው። ከዚህ ውጪ ምንድነው? አለ ብዬ የማስበው ከሸክላ እቃ ውጪ በጣም የሚያስፈልገን እንትንም አለን። ይሄ ለምሳሌ የ ለቲናንሽ እንስራዎች ሆነው አጫጭር እጽዋቶች ያሉበት ቲናንሽ እንስራም አሉ ለሱ እንጠቀምበታለን። ሌላ እንትንም ለ ይሄ ቡና ስናፈላም ማለት ነው ለእጣን ማጨሻ እንጠቀምበታለን። ምድጃም እንጠቀምበታለን ለክሰል ማቀጣጠያ ማያያዣ እንጠቀምበታለን። እና የሆነ ቀን ላይ እነዚህ አሁን የጠቀስኳቸውን ሌላ ሰው ቤት አይተነው ነው ወደ እኛ ያመጣናቸው ማለት ነው። የሸክላ አቃዎቹ ማለት ነው። ሌላ ሰው ቤት ካየነው በኋላ በጣም ነው የሚያምሩት እና የተለያየ ቀለም ተደርጎ እንደዛ ይደረግባቸዋል። እና ልክ እንደዛ እንዲሰራ ነው የምንፈልገው። ይሄ ስኔዎቹ ራሱ የሚያስቀምጠው ከአሁን በፊት ረከቦት የሚባለው ነበረን። ከዛ ግን አንደኛዋ ሴት አንድ የምናውቃት ሴት አለችና የእጅ ጥበብ ስራዎችን ነው የምትሰራውና ለራሷ ዝም ብላ የሰራቻቸው ጎረቤታችን ነች። እና ለራሷ ብላ የሰራቻቸውን እባክሽን ስሪልን ብለናት ከዛ መሸጥ ሸጠችልን ማለት ነው። እንደውም ዋጋውን ምናምን ስታወጣልን ምንም በውጪ ብዙም ስለሌላት የአፈሩን ውጪ ብቻ ነው ያላት እና በቃ ያወጣችውን ወጪ ለኛ ብላ ብዙ የገዛችባቸውን ነገሮች እንደዚህ ስሚንቶ አፈሩ ምናምኑን ነበር። የነገረችን ከዛ ግን እኛ ጨምረን ሰጥተናትና ከዛ ሰው ሲጠይቀን በቃ የመጣ እኛ ቤት ደግሞ በጣም ብዙ ሰው የሚመጣበት ቤት ስለሆነ በጣም ብዙ ሰው ሲመጣ ይጠይቀናል ማለት ነው። ከዛ እንዴት ምናምን ብሎ ሲጠይቀን ጨምረን ዋጋ ይህንን ያክል ነው የገዛነው። ይቺ ይቺን ታክል ነው የገዛናት ምናምን ብለን እንነግራችኋለን። ከዛ እባክሽን ምናምን ይሉናል እና ከዛች ሴትየዋ ጋር እናገናኛቸዋለን ማለት ነው። በጣም ደግሞ ደስ የሚለው የሽክላ እቃዎችን እና ትናንሽ የጣንም አሉ ለዛ እንጠቀምበታለን። ከሁሉም በላይ ግን ሁሌም እየተጠቀምን በጣም የሚያስደስተን ነገር ቢኖር ግን የ የሸክላ ብረድስት ሽሮ የምናበስልበትን ማለት ነው። በቃ በጣም ነው የሚለየው ጣዕሙ እዛ ላይ ሲበስል ሽሮ ትልቅ ነው። የሸክላ ድስቱ ግን በጣም ነው የሚያምረው በጣም ነው ደስ የሚለው። በጣም ነው የሚለየው በቃ ከድሮ ጀምሮ እንደዛ ስንሰማ ነበር የሸክላ ሽሮ ነው በጣም የሚያምረው ሲባል እንሰማለን። ነገር ግን አድርገነው አናውቅም ነበር እስካሁን የዛን ቀን እስከምናየው። ጊዜ ጀምሮ እና ከዛ በኋላ በጭራሽ ሽሮ ከሆነ በብረድስት አንሰራም። ተሰርቶ አያውቅም በቃ ሁሌ በዛ ነው የሚሰራው። ስልስ ራሱ ሲሆን ቀስ ብሎ እንዲሰራልን ብንፈልግ በዛ ነው የምናደርገው። እና በጣም ነው የሚጣፍጠው በጣም ከዛኛው ልዩነት በጣም አሏቸው። እና የሸክላ እቃዎች መልካቸው ደስ ይላል ሲሰራባቸውም በጣም ደስ ይላሉ ማለት ነው

እሺ ኮፍያ ማድረግ ትወዳለህ? ወይ ነው የሚለው ጥያቄው አዎ ኮፍያ ማድረግ እወዳለሁ። ግን የሆነ ጊዜ በጣም አበዛ ነበረ ማድረግ አበዛ ነበረ እና ከዛ በኋላ ፀጉሬ ለምንድነው ባላውቅም ትንሽ ሰውም እንደዛ ኧ አታድርጊ ኮፊያ ፀጉርሽ ወደ ውስጥ ይገባል፣ ይጎዳሻል፣ ይቅርብሽ፣ ምናምን ማለት ጀመሩና ከዛ ዝም ብለው በቃ አንቺ እየገባ ፀጉርሽ ምናምን አሉኝ ሲታይ ምንም እንደዛ የሚያስመስል ነገር የለውም ማለት ነው። ከዛ በኋላ ግን በቃ በጣም ከሰው ሲደጋገም እንደዛ ይመስለናል አይደለ ልክ ይመስለናል እና ተደጋግሞ ከሰማሁት በኋላ ልክ ቢሆኑስ ብዬ አስብኩኝ። ከዛ በኋላ እ እም በቃ አመንኩት ማለት ነው። ከዛ ግን በኃላ ላይ ሳጣራ ለካ ይሄ በፀጉር ምክንያት በኮፍያ ምክንያት ፀጉር ወደ ውስጥ የሚገባ ሰው ለመግባት ያሰበ ፀጉር ከሆነ ብቻ ወይም ደግሞ ወይም ዘር ካለበት ወይም በቃ መግባቱን የማይቀር ከነበረ ነው እንጂ በጭራሽ ራስ በርሃ ያልሆኑ ሰዎች አሉ ምንም የማይገባ ፀጉራቸው ማለት ነው። እነሱ መቼም ቢሆን ኮፍያ ቢያደርጉ ወደ ውስጥ አይገባም ተብሎ ነው። በእርግጠኝነት ለካ እንደዛ ነው ግን ብዙ ሰው እንደዛ ሲለኝ እኔም የገባ መስሎኝ ነበረ ከዛ በዛ ምክንያት ልተወው ነበረ እንጂ አዎ ኮፍያ ማድረግ በጣም ነው የምወደው። ዝናብ ሲኖር እ ዣንጥላ ከመያዝ ይልቅ ፀጉራችንም ሴቶችን ስንወድ ፀጉራችንም እ ሴቶች ስንሆን ፀጉራችን እንደዚህ በቶክስ ተሰርቶ ከነበረ ውሃ ምናምን እንትን እንዲለው ስለማንፈልግ እንዲያበላሽብን ስለማንፈልግ ፌስታል መጀመሪያ ይይዛለሁ ስለዚህ ፌስታል ካለ ምንም አይገባበትም ወደ ውስጡ ማለት ነው። እንደ አጋጣሚ እንደዚህ በአየር በመሃል ገብቶ ሊሆን ስለሚችል ምን እናደርጋለን ፌስታል አደርግና ከላይ በደንብ አድርጌ አስረውና ከዛ ኮፊ አደርግበታለሁ። በጭረሽ አይገባም ወደ ውስጥ ስለዚህ ሁሌ ዝናብ ሲኖር በቃ ቀጥታ የሚመጣልኝ ኮፍያዬን አድርጌ መውጣት ነው እንጂ የዣንጥላ መያዝም አያስፈልግም። ምክንያቱም ሌላ አካሌ ላይ ቢመታኝ ምንም አይመስለኝም ማለት ነው። ዝናቡን መከላከል የምፈልገው ፀጉሬን እንዳይነካኝ ብቻ ምክንያቱም አዲስ ቶክስ ሊሆን ይችላል። ባይሆንም በቃ ብዙ ጊዜ ማቆየት ደስ ስለሚለኝ ሳይበላሽ ብዙ ስለሚቆኝልኝ ለምን ይበላሻል። ውሃም ደግሞ ጥሩ አይመጣም ደግሞ የዛን ቀን ወደምሄድበት ቦታ በቃ ደስ የማይል ሽታ እየሸተትኩኝ ነው የምሄደው ማለት ነው ዝናብ ከመታኝ። ስለዚህ ለዚህ ለዚህ ብዬ ኮፊያ አደርጋለሁ። በጣም ሀይለኛ ዝናብ ከሆነ ግን ወይም ሌላ ቦታ ጠጋ እላለውም ምናምን ግን ትንሽ ካፊያ ነገር ከሆነ ነው። ኮፍያም ፌስታልም እያልኩ ያለሁት ማለት ነው። ከዚህ ውጪ ለፀሀይም በጣም ነው የሚያግዘው። ሀኪም ራሱ አዞልኝ ነበረ። እንደዚህ ፊትሽ የሆነ ነገር እንዳይወጣብሽ ቀድመሽ ፀሀይ ላይ የምትቀቢው ነገር አለ ልስጥሽ እሱ ብለው ሰጥቶኝ። ከቻልሽ ግን እዚህ ግንባርሽ ላይ በጣም እየባሰሽ እንዳይሄድ ኮፍያም ብታደርጊ ጥሩ ነው በቻልሽው ብሎኝ ነበር እና ያንን ኮፍያ ሳደርግ በቃ ፊቴ ሸፍነዋል በተለይ ፀሀይ ፊት ለፊቴ ከሆነች ይሸፍነዋል በደንብ አድርጎ ስለዚህ የሚሸፍንልኝ ከሆነ ብዬ አደረኩትና ሳየው በቃ ፊቴ ጥሩ ነው ያለው በጣም ብዙ የተለያዩ ጉዳዮች አሉኝ ወደ ተለያዩ ቢሮዎች የሚያመላልሱኝ ማለት ነው ስለዚህ በዛ በዛ ምክንያት ምን በነዛ ጊዜያት ያወጣኝ እሱ ነው። ኮፍያ በማድረጌ ምንም አይነት ምልክት ሳይኖረኝ ቀረ ፊቴ ላይ ማለት ነው። ስለዚህ እንደዚህ በማድረጌ ጠቀመኝ እንጂ አልጎደኝምና እና ኮፊያ በማድረጌ ከፊቴ ፀሀይ ፀሀይ ፊቴን ሊያቃጥለው የነበረውን አዳንኩት ማለት ነው። ፀጉሬን ደግሞ ዝናብ ሊመታኝ የነበረውን አድኜዋለሁ ወይም ደግሞ ዣንጥላ አልሸከም ነበረም ማለት ነው ዣንጥላ ደግሞ ሸክሙ በጣም ነው የሚያስጠላው። በተለይ በኋላ ፀሀይ ከሌለች ወይም ዝናብ ከሌለ ይዘነው ስንመለስ በጣም ነው የሚደብረው ስለዚህ ለዛ ለዛ ዣንጥላ ተብሎ ትንሽ ቦርሳ መያዝም ስለምወድ ለዛ ለዣንጥላ ተብሎ ግን ትልቅ ነበረ የሚይዘው ማለት ነው እሱን እንዲያስገባልኝ እና በአጠቃላይ ሁሉም እንትኑን ፕሮሰሱ ምንም ደስ አይልም ቀለል አድርገነው መውጣት አንችልም ስለዚህ ኮፍያ ማድረግ እነዚህ ሁሉን ነገሮችን ያቀልልኛል ማለት ነው ሌላም ከዚህ ውጪ ፀጉሬን ገና ያልተሰራሁት ከሆነ ፀጉር ቤት እስኪደርስ ድረስ መጨናነቅ የለብኝም። ጠዋት ተነስቼ እንዴት ላድርገው እንዴት ላስይዘው እም ቁሽሽዋል ምን ላድርገው አልልም። ሸፍኜው ኮፍዬን አድርጌ እወጣለሁ። ወደ ሌላ ሀገር ስሄድም እንደዛው፤ በደንብም ፀጉሬን ማስተካከል ሊሰለችኝ ስለሚችል፤ ወይም ወደሚስተካከልበት ቦታ ልሄድ ከሆነ ፀጉሬን ቆሜ ብዙ ሰዓት ፈጅቶብኝ ከማስተካከል ይልቅ ወይም ታጥቦ ምን ብሎ ከመውጣት ይልቅ ኮፍያዬን አድርጌ ቶሎ ብዬ ጊዜም ይቆጥብልኛል ማለት ነው። የማጠፋው ጊዜም ስለሚቆጥብልኝ ቶሎ ኮፍ አድርጌ እወጣለሁ ማለት ነው።

እሺ ቀጣይ ስራ ቀጣይ ጥይቄ በስራ ቦታ ጓደኛ አለህ ወይ ነው የሚለው ጥያቄው? ስለዚህ አዎ በስራ ቦታ አንድ ጓደኛ ብቻ ሳይሆን ብዙ ጓደኞች ናቸው ያሉኝ ምክንያቱም የስራ ጓደኛ ማለት በቃ ብዙ ጊዜ የምናሳልፈው ከእነዚህ የስራ ጓደኞቻችን ጋር ነው። በዛም ምክንያት እኛ መስራት ያለብኝ ነገር ሳንሰራው ብንቀር በተለያዩ ምክንያት እነሱ ናቸው የሚያግዙን። ስራቸንን የሚሰሩልን አለቃችን ደግሞ ሲጠራን ከሌለን ወይም ከዘገየን የተለያየው አይነት የተለያየው አይነት ምክንያቶችን እየሰጡ እዚህ ነች እዚህ ነው እያሉ የሚሸፍኑልን እነሱ ናቸው። እዛ ስራ ውስጥ እኛ በማንኖርበት ጊዜ ስራ ውስጥ የሚወራውን ነገር በሙሉ ቀድሞ ይደርሰናል የልብ ጓደኛ ሲኖር የስራ በስራ ቦታ ጓደኛ ሲኖርን ማለት ነው። ለእንደዚህ ይጠቅማል ከዛ ደግሞ ከዚህ ውጪ በቃ አንዱ ሰው የተረዳውን ያኛው የተረዳውን የሁለቱም በደንብ ስራቸው እንዲሰሩ ያደርጋሉ ምክንያቱም ሰዎች ስንባል በአጠቃላይ አንድ ሰው የሚያወራውን ነገር በተለያየ በተለያየ አረዳድ ነው የምንረዳው ሁላችንም ማለት ነው። ስለዚህ ያ ጓደኛችን የስራ ጓደኛችን የተረዳው መንገድ እና እኛ የተረዳነው መንገድ በተለያየ በሚሆንበት ጊዜ ሁለት ጥቅም ይኖረናል ለሁለታችን ማለት ነው። በደንብ አድርገን እናስብ እንድንመራመር ነው ሚያግዘን ስለዚህ በዚህ በዚህ ምክንያት አዎ ልክ ነው እንደዛ አደርጋለሁኝ ማለት ነው። ከዚህ ውጪ ደግሞ ሌላ ምንድነው የሚሆነው? በጣም ደስ የሚለው በስራ ቦታ ጓደኛችን ይሄ ስንቀር ብቻ ወይም የሆነ ነገር ሳንሰራ ስናጎድል ብቻ ሳይሆን መዝናናትም ያስፈልገናል። ለምሳሌ አራት ሰዓት አካባቢ ለቁርስ ለሻይ ብሎ ይወጣል ሰው አይደለ አይደለም ሶስት ሰዓት ከገባ በኋላ በዚህች ለቁርስ ብለን የምንወጣው የምናወራው ሰው ያስፈልገናል። ምክንያቱም ህይወታችን የተለያየ ህይወት ይኖረናል ከዛ ከስራ ወደ ስራ ከመሄዳችን በፊት የተለያዩ ህይወተዎች አሉንና በተለይ የምንወደው የምናምነው ጓደኛ ከሆነ እንደዛ ይጠቅመናል ማለት ነው። ለምሳሌ እኔ የምወደው የምወዳት ሁለት አሉኝ የምወዳት ሴት ጓደኞች አሉኝ እና አንድ ወንድ አለኝ እና ከዛች ከአንደኛው ሴት ጋር ስለ ሁሉም ነገር እነግራታለሁ። ምክንያቱም ምን ብዬ አስባለሁ የስራ ቦታችን በጣም የህይወታችን ብዙም ሰዓት ሚወስደው የስራ ስራ ቦታ ላይ የምናሳልፈው ጊዜ ነው ምክንያቱም ለምሳሌ አንድ ስራ የመንግስት ወይም ደግሞ የግል ስራ ተቀጣሪ ሰው በቃ ከጠዋት ሁለት ሰዓት ወጣው ከቤቱ አስራ አንድ ሰዓት ላይ ነው የሚመለሰው ወደ ቤቱ ወይም ከዛ በላይ ሊሆን ይችላል። እና በዚህ ሰዓት ውስጥ ምናሳልፈው ሰው ያስፈልገናል ጓደኛ የምንለው ሁሌ የምናወራው በቃ ይኖራልና እኔ ከጓደኞቼ ጋር ወሬያችንም አያልቅም ማለት ነው። በቃ በየቀኑ አብረን የምንውል የማይመስልም በተለይ ቅዳሜና እሁድ በተለያየ ምክንያት ከተለያየን ወይም ደግሞ ህመም ቢያጋጥም ወይም በዓል ቢኖር በመሃል በቃ ብዙ ቅናት ያላወራን ነው ምንመስለው ምክንያቱም ሁሉም ነገር እናወራለን እና እኔ ደግሞ ምራዬን ሰው ነኝ በሄድኩበት ቦታ ጥሩ ጓደኝነትን መመስረት የምችል አይነት ሰው ነኝ እና ይሄም በምክንያት ነው። ምክንያቱም ጥሩ ሰው ሁሌም ጠቃሚ ነው ጥሩ ካልሆነ ሰው ነው ትንሽ ደስ በ ትንሽ ሳይሆን ህይወታችን ላይ ተጽዕኖ የሚያመጣው እንጂ ጥሩ ሰው ሲሆን በጣም ለእኛ ተጨማሪ ነገር ነው የሚሆነው እንደዚህ አንድ ሲደመር አንድ እንደሚባለው ማለት ነው። ስለዚህ በዚህ በዚህ ምክንያት ምንድነው የሚሆነው? እኔ ጥሩ ጓደኞች አሉኝ በስራ ቦታ ግን ደግሞ አንድ ሁለት ሶስት እንደምላቸው ሳይሆን ገና ከበር ስገባ ጀምሮ ነው ጥሩህ ጓደኝነት ያለኝ ከሁሉም ሰው ጋር ከሀላፊ በስተቀር ምክንያቱም ሀላፊዎች በቃ አላቸው ይሄ ትንሽ እንደዛ ፀባዩ ምን መሰለህ አንዳንዴ ሀላፊ ስትሆን ጓደኝነትና ስራ ትንሽ ስለሚጋጭባቸው ነው መሰለኝ እና ከእነሱ ጋር ጥሩ ግንኙነት ላይኖረን ይችላል እንደቀላ አድርገን የምናወራውን ነገር ስራቸውን ይጎዳቸዋል ብለው ስለሚያስቡ ማለት ነው። ከዚህ ውጪ ግን ከሁሉም ሰው ጋር እዛ ስራ ቦታ የሚሰራ ሁሉም ሰው የተለያየ ስልጣን የተለያየ የስራ ድርሻ ያለው ሰው ጋር በጓደኝነት አለኝ ከሁሉም ሰው ጋር እና በጣም ነው ሚጠቅመኝ ነው የምኮራበት እና በጣም ማተርፍበት ስለዚህ በጣም ትደቅ ስጦታ ነው ብዬ አስባለሁ

እሺ ቀጣይ ጥያቄ የስራ ምኞትህ ምንድን ናቸው ነው የሚለው? እኔ በስራ በኩል በጣም ብዙ እምመኘው ምኞቶች ናቸው ያሉኝ እኔ ከምመኛቸው ነገሮች አንዱ በጣም ደስ የሚለኝ የሚያስደስተኝ የሚያኮራኝ ነገር በጣም ማደግንም የምፈልግ ሰው ነኝ እኔ አንድ ያለሁበት ቦታ ከቆምኩኝ እንዳስብ ብቻ ነው የሚያደርገኝ እንጂ መቆም የሚባል ነገር አላቅበትም። ወደ ቀጣይ እንዴት አድርጌ የምፈልገውን ነገር አልማለሁ የሚለውን ነገር ስለሚያግዘኝ እድገትን በጣም የምፈልግ ሰው ስለሆንኩኝ ምክንያቱም በደንብ ነው የምረዳው አንድ ሰው ሰው የሚያስብለው እድገት ሲኖረው ነው እና ስራ ሲሰራ ነው። ለምሳሌ እንደሚባለው የድሮውይ የመጀመሪያዎቹ ሰዎች የነበሩት በቃ የነበራቸውን ምኞት እንደዚህ ከእንስሳም የሚለያቸው ማለት ነው እንስሳም ምን ተብሎ ነው የሚታሰበው ከእኛ የሚለየው ባለው ነገር ሁሉ ይረካል ምኞት አይኖረውም ማለት ነው ባለው ነገር ሁሉ ደስተኛ ነው እንደዛ ሆኖ ቀጥሎ ይኖራል። ሰዎች ስንባል ግን በጣም ብዙ አይነት ምኞቶችን ነው የሚኖረን ማለት ነው። እና በዚህ ምክንያትም ነው እሳት የፈጠረው ሰው ለማደን የሚጠቀምበትን መሳሪያዎችን ማደኛዎችን መጠቀም የጀመረው ምግብ ማብሰልን የጀመረው በቃ እንደዚህ እንደዚህ እያለ ለህይወቱ ሊያቀሉለት የሚችሉትን ነገሮችን እየፈጠረ እየፈጠረ የመጣው ለምሳሌ በእግር ጉዞ ከመሄድ እንስሳ ላይ ወጥቶ መሄድ ከዛም በኋላ የሚያስፈልጉት እንደዚህ ሶስት እግር ያላቸው በፈረስ የሚቆተቱ እንደ ጋሪ ነገር መፍጠር ከነዛ ወደ ሳይክል መፍጠር ከዛ ደግሞ ወደ መኪና የመኪና አይነቶችን ደግሞ መፍጠር ከዛ ፕሌን መፍጠር ከዛ አሁን ያለበትን ደረጃ መድረስ። መብራትም ከሆነ እንደዚህ መጀመሪያ ምንም ሳይኖር በፊት ሁለት ድንጋዮችን አጋጭተው እሳት መፍጠር ከዛም በኋላ እንደ እንደ ክርቢት ያለበትን ነገር አድርገውንም መፍጠር እነዚህ ሁሉ ነገሮች ማድረግ የጀመሩት በእነዚህ ምክንያት ነው አለመርካት ስላላቸው ውስጣቸው ላይ ማለት ነው። ስለዚህ እኔ ደግሞ የስራ ምኞቶቼ በጣም ናቸው በቻልኩት መጠን ማድረግ የምፈልገው ምንድነው? የመጀመሪያውን በቃ ብዙ ሰዎችን ማብቃት እፈልጋለሁ ይሄ የሚሆንበት ምክንያት እኔ ቅልል እንዲለኝ ነው የምፈልገው በተለይ አእምሮዬ ላይ ያሉት በጣም ብዙ ሀሳቦች አሉ ሁሉም ሰው ፈጣሪ ነው ብዙ ነገሮችን ያስባል ይመራመራል ይፈጥራል። እኔ በጣም ነው የምፈጥረው በጣም ነው የማዳምጠው ራሴን እና የምፈጥራቸውን ሀሳቦች በሙሉ ግዴታ መሬት ላይ ካላየኋቸው በስተቀር በጣም ነው የሚረብሸኝ ያብጣል በል እንደዛ እንደማበጥ አይነት ስሜት ነው የሚሰማኝ አእምሮዬ ላይ ማለት ነው። ስለዚህ እነዚህ ያበጡ ሀሳቦችን መሬት ላይ ማዋል ነው የምፈልገው እንደዛ ከሆነ ደግሞ በጣም ብዙ የሚያግዘኝ ሰው የሚያግዘኝ ሰው ሊኖር ይገባል ማለት ነው። በዚህ በዚህ ምክንያቶችን በጣም ደስ እያለኝ ነው ሌሎች ተከታዮችን ማፍራት የምትችለው ማለት ነው። አዎ ስለዚህ የ የስራ ምኞት ምንድን ናቸው የሚለውን ሌሎች መሪዎችን መፍጠር ነው። ደስ የሚለኝ እኔ ወይም ደግሞ እኔ በማልኖርበት ጊዜ እኔን በተክተው በቃ በጣም ከምጠብቀው በላይ የራሳቸውንም ሀሳብ አእምሮ ጨምረውበት በጣም አሪፍ ስራ የሚሰሩ ሰዎችን ማፍራት እፈልጋለሁ።

እሺ ቀጣዩ ጥያቄ ደግሞ አስተያየት መቀበል ትወዳለህ ወይ ነው የሚለው? አዎ አስተያየት መቀበል በጣም ነው የምወደው ምክንያቱም እኔ የማምነው። አንድ ሰው ህይወቱ ሊቀየር የሚችለው ወይም ደግሞ አንድ ሰው የፈለገውን ነገር መቀየር የሚችለው። አስተያየትን መቀበል ሲጀምር ነው። ምክንያቱም አስተያየት የምንቀበለው ከእኛ ዙሪያ ያሉ ሰዎች ከእነሱ ነው። ምንቀበለው እና እነዚህ ከዙሪያችን ያሉት ሰው ያሉን ሰዎች ደግሞ በተለይ ደግሞ በጣም ለኛ የሚጠቅሙን ነው ብለን ምናስባቸው ሰዎች ከሆኑ። ምን ማድረግ እንዳለብን እንዴት መሆን እንዳለብን ሁሉም ነገር ያሳዩናል ማለት ነው። ስለዚህ እነሱ ከነገሩን እኛ ያላየነውን ነገር እነሱ ከውጪ ሆኖ የሚታያቸው ነገር ሊኖር ስለሚችል በተቻለ መጠን እነሱ የሚሉትን አስተያየት መቀበል ነው። ግን አስተያየት መቀበል ጥቅም የማይኖርበትም ጊዜም አለ ማለት ነው። ይሄ ምንድነው? ከማይጠቅመን ሰው አስተያየት ብንቀበል ለኛ ጉዳት ነው የሚሆነው። ስለዚህ መቀበል ያለብን ሰው ከእሱ ቢሆን ነው ሚመረጠው

እሺ ቀጣዩ ጥያቄ ዶሮ አለህ ወይ? ነው የሚለው። በርግጥ በአሁን ሰዓት ዶሮ የለኝም እኔ። ምክንያቱም ዶሮ አይደለም የማረባው። ዶሮ የሚኖረን አብዛኛው ጊዜኛ ቤት የሚኖረው ለአመት በዓል ሲኖር። ለአመት በዓል ደግሞ ሁሌም ሁሌም አመት በዓል ጠዋት ጠዋት ቁርስ መብላት የምንፈልገው እሱ ስለሆነ በዛ ምክንያት ዶሮ እንገዛለን እንጂ ከዛ ውጪ የለኝም።

እሺ ቀጣዩ ጥያቄ ስሜትህን በፊትህ ላይ ታሳያለህ ወይ? ነው የሚለው አዎ አሳየው አሳየው አሳያለሁ በጣም ግልጽ የምባል ሰው ነኝ እና ደግሞ የ የቆዳዬ ቀለም ቀይ ነው እና እኔ በጣም ስናደድ በጣም የሚያበሳጨኝ ነገር ሲኖር ምንም እምባ ሳይታየኝ ድምፄ ሳይቀየር ፊቴ ላይ በጣም ነው የሚቀላው እና ሰው በደንብ የሚያውቀኝ ሰውም ላይሆን ይችላል የሚያውቀኝ ሰው ሁሉ በደንብ አድርጎ ሊያውቅ ይችላል ፊቴ ላይ ያለው የመቅላት እንዴት እንደተናደድኩኝ በደንብ አድርጌ ነው በፊቴ የምታውቀው

መስኮትህን ክፍት ትተወዋለህ ወይ ነው የሚለው ቀጣዩ ጥያቄ? እሺ ለዚህኛው ያለኝ መልስ ደግሞ የሚሆነው ምንድነው? መስኮቴን ክፍት እተዋለሁ ሁሌም ቢሆን ቀን ቀንም ይሁን ማታ ማለት ነው። ለዚህኛው ትልቅ ምክንያቴ ሊሆን የሚችልበት ምክንያት ምንድነው? በጣም ውስጥ ቤት ውስጥ የሚሞቀኝ አይነት ሰው ነኝ ንፋስ በጣም የምወድ አይነት ሰው ነኝ። እና ይሄ በቃ ቶሎ ቶሎ ነው ትንፋሽ የሚያጥራኝ ሙውቀት አልወድም። ብርድም ቢሆን በቃ ንፋስ ፊቴ ላይ እንዲሰማኝ ነው የምፈልገው። እና ልክ እንደ ሽቶ እንደምወደው አይነት ነው የምወደው ንፋስ እንደዛ ነው የሚመስለኝ እና በጣም ነው የምወደው ንፋስ። ጃኬቴም አድርጌ ብርድ ልብስ ውስጥ ገብቼ ምናምን ቢሆን ብርዱን እከላከላለሁ እንጂ መስኮቴን ሳልከፍት አልቀርም። ግን አንዳንድ ጊዜ የሚያስፈራው ሁኔታዎች ወይም ደግሞ ለምሳሌ ይሄ የወባ ጊዜ ከሆነ ትንኞችን የሚገቡ ከሆነ በተለይ ደግሞ አልጋ ላይ የምንከላከልበትን ካላደረኩኝ መስኮቴን ልዘጋ እችላለሁ እንጂ አብዛኛው ጊዜ ክፍት ነው የማደርገው። የቤት መስኮት ብቻ ሳይሆን ታክሲ ውስጥ ስራመድ ቢሮ ውስጥ ቁጭ ስል የትም ቦታ ስሄድ እከፍተዋለሁ

እሺ ዜናውን ከየት ታገኛለህ ነው የሚለው ጥያቄ ይሄ ጥያቄ መመለስ ብዙም የሚከብድ አይመስለኝም። ምክንያቱም አብዛኛው ጊዜ ዜና የሚገኘው ዋና የሚባሉት የሚያሰራጩት የታወቁ ናቸው ለምሳሌ የዚህ ሀገር ሲሆን። የመንግስት የሚባሉት የዜና ማዕከላት አሉ ከእነሱ ይመጣል የመንግስት ድምጽ ከሆነ ማለት ነው። ሌላ ደግሞ ሁሉም የቴሌቭዥን ቻናል ያላቸው ብዙ አይነት ቻናሎችም ስላሉ ከነዛም ይገኛል። በዋናው የሚባሉት የሚገኙ ማለት ነው ከዚህ ውጪ ግን። ሌላ ቦታ ላይ የሚገኙት ግን ለምሳሌ አሁን የሶሻል ሚዲያ በጣም በዝቷል ማህበራዊ ድህረ ገጽ በጣም ስለበዛ። ምንድነው የሆነ እየመጣ ያለው? በጣም በጣም ብዙ ሰው የራሱን አስተያየት በግልጽ በድፍረት ምን ማንም ሳያግደው እየገለጸ ነው ያለው ስለዚህ በዚህ በዚህ ምክንያት። እንደዛ ሊሆን ችሏል ማለት ነው። ስለዚህ የተለያዩ አይነት መረጃዎችን ነው እያገኘን ያለነው በአሁን ጊዜ። እነዚህ የምናገኛቸው መረጃዎች በጣም የሚገርመው ነገር። ምንድነው እየሆነ ያለው? መረጃዎቹ በቃ የትኛውን ነው ትክክለኛ የትኛውን ነው ሀሰት? የሚሉትን በቃ ማወቅም አልቻልንም ሁላ ማለት ነው ምክንያቱም ደግሞ። ሰው የራሱን አስተያየት ነው የሚሰጠው የራሱ አስተያየት ሲሰጥ ደግሞ ትክክል የሚያወራ ነው የመሰለው ያለው። ተሳስቶ ቢሆንም ትክክል የሚያወራ የመሰለው ስለሆነ በቃ የተሳሳተ የተዛባ ነገር ነው እየነገረን ያለው። በዚህ በዚህ ምክንያት በቃ ዜናውን ከተለያዩ ነገሮችን ነው የምናገኘው ግን እኔ ዜና ባልሰማ እመርጣለሁ ማለት ነው። ግን ለምሳሌ የአለም አቀፍ ወይም የሀገር አቀፍ ከሆኑ ግን በጣም ያስፈልጋሉ ብዬ የማስባቸው የቴሌቪዥን ጣብያዎችን እነሱን ሄጄ ማየት እችላለሁ። የፈረንጆቹ ከሆነ ደግሞ እናገኛቸዋለን በቅርብ የማህበራዊ ሚዲያም አላቸው። ስለዚህ በእንደዚህ በኩል ስለምናገኛቸው ብዙም አስቸጋሪዎች ናቸው ብዬ የማላስባቸውም ማለት ነው። ስለዚህ የእነዚህ የሚገኙት መልእክቶች ከዚህ ናቸው

እሺ ቀጣዩ ጥያቄ እሳት ማንደድ ትችላለህ ወይ ነው የሚለው? ለዚህኛው ጥያቄ መስጠት የምፈልገው መልስ አንደኛው እና ዋነኛው መልሴ ምንድነው ሊሆን የሚችለው አዎ። እሳት ማንደድ በደንብ አድርጌ ነው የምችለው ለምሳሌ በወረቀት አድርጌ ማንደድ በክሪቢት አድርጌ ማንደድ እችላለሁ። ደግሞ በእንጨት ከውስጥ አስገብቼም ከውስጥ ከውጭ አድርጌ ማንደድ እችላለሁ ወይም ደግሞ በጣም ትንሽ ሶፍት በጣም ትንሽ ጨርቅ ዘይት ቀብቼ እሷን ማንደድ እችላለሁ በእንጨት አድርጌ ሊሆን ይችላል። ወይም ዝም ብዬ ሶፍት ላይ ዘይት አድርጌበት ከዛ ቀስ እያደረጉኝ ማርገብገብ ደግሞ እነዚህ ሳይንታይዘር የሚባሉት እጃችንን የምንታጠብባቸው አልኮል ነገር የያዙን በእርግጥ እነሱም አልኮል ናቸው ያ ግን ውሃም የተጨመረ ስላላቸው እነሱን አድርጌ ደግሞ ቀስ አድርጌ በደንብ ሳይጠፋ ምክንያቱም በደንብ ካርገበገብኩት ቶሎ ሊጠፋብኝ ነው ማለት ሊጠፋብኝ ነው ማለት ነው። ስለዚህ ቀስ እያደረኩኝ እንዴት አድርጋ እሳቷን እንደምትቀጥልና በደንብ ከሰል እስኪያዝ ድረስ እንዴት አድርጎ እንደሚይዝ በደንብ ነው የማውቅበት እና በጣም ነው የምችለው። ስለዚህ እሳት ማንደድ የለመድንበት ጊዜ ደግሞ ምክንያቱም መቼ ነበረ? ይሄ መብራት በጣም በተደጋጋሚ ሲጠፋ በየተራችን ሲጠፋ በነበረበት ጊዜ የዛኔ ነው በደንብ የለመድኩት ብዬ ነው የማስበው ምክንያቱም። ምንም አማራጭ የለም በዛ ሰዓት። ብዙ ይሄ መብራትም የለም ሌሎች ካሁን በፊት የምንጠቀማቸው እንኳን ዘይት ቡታጋዝ ምናምን የሚባሉት ራሱ ብዙ ያለው አይመስለኝም። አሁን ሳስበው

እሺ ቀጣይ ጥያቄ ስራዎችህን በቀደም ተከተል ታስቀምጣለህ ወይ ነው የሚለው? ስለዚህ ለዚህኛው መልስ ሊሆን የሚችለው አንድ ሰው ስራው ላይ በጣም ጎበዝ ከሆነ። ምን መስራት እንዳለበት በደንብ አድርጎ የሚያውቅ ሰው ከሆነ። እንዴት ነው ላያቅ የምችለው ምን አይነት ስራ መስራት እንዳለበት ስለዚህ አዎ በደንብ አድርጌ ነው ስራዬን። ምን ማድረግ እንዳለብኝ የማውቀው የትኛውን ስራ መስራት እንዳለብኝ ቀን መቅደም የትኛው እንዳለበት በደንብ አድርጌ ነው የማቀው። ስለዚህ በዚህ በዚህ ምክንያት ስራዬ ምን መሆን እንዳለበት በደንብ ነው የማቅበት። እና ከዚህ ውጪ ደግሞ ሌላ የትኛው መቅደም እንዳለበት ማለት ነው ምክንያቱም ልክ እንትን እንደሚባለው ማለት ነው። ብዙ አይነት ስራዎችን መሰራት ያለባቸው ስራዎች አሉ። ነገር ግን ማስቀደም የሚገባንም አለ ማለት ነው። ስለዚህ አብዛኛው ጊዜ ይሄኛው ከገንዘብ ጋር ነው የማያይዘው እኔ ምን ለማለት ፈልጌ ነው ገንዘብ ማለት ነው። በጣም ነው የሚያስፈልገን ሁሌም ቢሆን በጣም ስራችንም እየጨመርን በሄደ ደሞዛቸው ወይም ደግሞ ወራሀዊ የምናገኘው ገንዘብ በአጠቃላይ እየጨመረም ከሄደ። ምንድነው እሚሆነው ፍላጎታችን በዛ ልክ ቀድማል ማለት ነው። ስለዚህ እየበዛ ሲሄድ ፍላጎታችን ለምሳሌ የሆነ እቃ ለመግዛት የሆነ ቦታ ወይም ገበያ ወይም ልብስ ቤት የትም ቦታ ሊሆን ይችላል ገብተን እዛ ላይ የምናያቸውን ብዙ ነገሮች እንደሚያስፈልጉ እናውቃለን። ግን ፊት ለፊታችን ላይ ስላየነው ብቻ ቀደመን እንገዛለን ምክንያቱም የትኛውን ማስቀደም እንዳለብን አናውቀውም ከዛ እሱ ከተገዛ በኋላ ይቆጨናል ማለት ነው። የማያስፈልገኝን እቃ ገዛሁኝ እና ላለን ትክክል አይደለም። እቃ ያስፈልገናል ግን መቅደም የነበረበት ሌላ አይነት እቃ ነበር እሱ አይደለም መቅደም የነበረበት። ሌሎች ነገሮች ከሞሉልን በኋላ የሚሰካው ከተሳካ በኋላ ነው። መግባት ያለበት በቦታው በቃ ሁሉም በቦታው በጊዜ ሲሆን ያምራል። ስለዚህ ስራዎቻችንም እንደዚሁ ማለት ነው ስራ መስራት ያለብን ብለን ያሰብነው በቃ የትኛውን ነው ሁሌ ማለት ነው። አንድ ሰው በጣም ጭንቅላቱን ይጠቀምበታል በጣም ጎበዝ ነው ብለን የምናስበው ሰው በቃ በደንብ አድርጎ የሚጠቀመው ቴክኒክ አንዱ ይሄ ነው ሊሆን ይሄ ሊሆን ይችላል ብዬ አስባለሁ። ይሄ ደግሞ ምን ማለት ነው? በተረጋጋ መንፈስ የትኛውን ላድርግ አሁን ላይ ለምሳሌ ወሬም እንደዛ ሊሆን ይችላል ማውራታችን ምንም ችግር ላይኖር ይችላል ግን አንድ ወሬ ወይም አንድ መስማት አንድ ሚስጥር ሊሆን ይችላል። በጊዜው ተነግሮንና ወይ በጊዜው ሰምተነውና ከዛ በፊት በቃ ደስ ስላለን ስለዛ ማውራት ወይም በተለያዩ ምክንያቶች አውርተነው። የተለያዩ አይነት እንትን አያመጣም ስለዚህ ሁሉም ሰው ቅደም ሁሉም ነገር ቅደም ተከተሉን ጠብቆ ሲመጣ ሲኩዌንስ የሚሉት ፈረንጆች ሁሉም እንደዛ ቢሆን በጣም ጥሩ ነገር ነው የሚሆነው ህይወታችን ላይ ምን ማድረግ እንደምንፈልግ። ለዚህ ሁሉም ነገሮችን ማስቀደም የትኛው መቅደም እንዳለበት ማወቅ አለብን

እሺ ስንት ትራስ ትጠቀማለህ ይላል? የኔን ልምድ ከማካፈሌ በፊት እኔ ህክምና ላይ ያየሁትን ልምድና ሀኪም ለታካሚዎቹ ሲመክራቸው የሰማሁትን ልምድ እሱን ባካፍል ይሻላል። ወደ እኔ ከመሄዴ በፊት መጀመሪያ ላይ። አብዛኛው ጊዜ ምን ብለው ሲጠይቁ ሰማኋቸው ለምንድነው ህክምና ላይ ያሉት ትራሶች? ከወገባችን በላይ ከፍ ያለ የሚደረጉት እናንተ ቀረብ ብላችሁ እንድታዩን ስለሚመቻችሁ ነው ወይ እንደዛ የምታደርጉት ብለው ጠየቋቸው? እና ብዙ አይነት መልሶችን ነው የመለሱት አንደኛው አዎ እንደዛም ለኛም ያመቸዋል። ከዛም በላይ ግን። ምግብ ሲበላ እዛ የታመመ ሰው ከሆነ። ምግብ ሲበላ ወይም ደግሞ መድሃኒት ሲውጥ ውሃ ሲጠጣ እነዚህ በሙሉ ሁሉም ነገሮችን ሲያደርግ አንድ ሰው ምንድነው የሚሆነው? በዛን ሰዓት ወደ ትንሽ ቀና ቢል። ትን እንዳይለው ነው የሚያግዘው ስለዚህ በዚህ ሰዓት እንደዛ ቢሆን ነው የሚመረጠውም አልኩኝ። ሲሉ ሰማሁ ደግሞ። ወደ ግራ ሁኑ የምንላቸውም የብለድ የደም ምንድነው ዝውውር በደንብ የተቃና የሚሆነው በግራ ገጽ ሲተኙ። እንደዛ ሲሆኑ ስለሆነ ነው እንደዛ የምንላቸው ከፍ ብለው። ወደዛ ከዛ ሌላ ደግሞ ለምሳሌ የጨጓራ በሽታ ታማኝ ሙያዎችም ካሉ። ወደ ይወጣል ይሄ የአሲዳቸውን የጨጓራቸውን ለምግብ ምንድነው? ማድረግ ለምግብ መፍጨት ብላ የምታወጣው አሲድ እሱ እንትን ያደርገዋል ማለት ነው። ይቀንሰው ይወጣል በጣም እና በጉሮሯችን አድርጎ ይሰማናል። ስለዚህ ትራስ የሌለው አልጋ ላይ ብንተኛ በቃ ይመለሳል ማለት ነው። ራሳችንነው መልሰን የምንወጣው ስለዚህ በዚህ ምክንያት በጣም ብዙ ትራስ ማድረግ አለባቸው ወይም ከፍ ያለ አልጋ መኖር አለበት። አልጋ ሳይሆን ከፍ ያለ ከአንገት በላይ ከወገብ በላይ እንጂ ከፍ ያለ መሆን አለበት። ሲሉ ሰምቼ ከዛ በኋላ ይሄ ይቺን በቃ እኔ ከአሁን በኋላ እሷን ነው የማደርጋት ብዬ ወሰንኩኝ ማለት ነው። ስለዚህ በዚህ ምክንያት። ትራስ አድርጌ እተኛለው ነገር ግን ትራስ ቢበዛ ጥቅም የለውም ሲሉ ሰምቻለሁ። ስለዚህ መሆን ያለበት ልክ እንደ የሆስፒታሉን አይነት አትኛነት አይነት ቢሆን ነው የሚመረጠው ይላሉ። እና እኔ ደግሞ ስትራስ ስትጠቀም ሶስት ነው የማደርገው። አንድ ከቀኝ እጄ አንዱ ከግራ እጄ አንደኛው ደግሞ ከላይ ማለት ነው አንገቴ ላይ አንገቴ ስር የማደርገው ማለት ነው። ምንድነው? ወደ አንዱ ጎን ስዞር በደንብ አድርጌ እቅፍ አድርጌው እንድተኛ ወደዛም ስዞር እንደዛ የሚመችኝ እንደዚህ ሶስት ትራስ አንድ ላይ በጎን አድርጌ ስተኛ ነው።

እሺ ቀጣዩ ጥያቄ የጠዋት ወይስ የማታ ሰው ነህ ወይ ነው የሚለው ጥያቄው? ይሄ ማለት ምን ማለት ነው? እኔ አብዛኛው ጊዜ ደስ ብሎኝ የማደርገው ነገሮችን የማደርገው ጠዋት ላይ ነው ምክንያቱም ጠዋት ስነቃ በቃ በሙሉ ልቤ ነው የምነቃው እንቅልፌን ጨርሼ ነው የምነቃው በጣም ደስ እያለኝ ነው የምነቃው ስለዚህ በዚህ ሰዓት። ብዙም ሰው አይነሳም በዚህ ሰዓት ብዙ ሰው ተኝቶ ነው የሚሆነው ጠዋት ላይ ማለት ነው። አብዛኛው ሰው እኔ እንደታዘብኩት ከሆነ እንቅልፍ ይወዳል የጧት እንቅልፍ ነው የሚወደው ማምሸት ይወዳል። ስለዚህ ስለዚህ በዚህ ምክንያት ጠዋት ወይስ የማታ ሰው ነህ የሚባለውን እኔ የጠዋት ሰው ነኝ። የሆንኩት ደግሞ በምርጫ ነው እንጂ እንትን ሆኜ አይደለም ማለት ነው። እንደዛ ሆኜ ተፈጥሬ ወይም እንደዛ አይደለም በቃ እኔ በምርጫ በቃ የሚበጀኝ የጧት ሰው ብሆን ነው ለኔ በጣም የሚጠቅመኝ ብዬ አስቤ ጥቅሙንም ካየሁኝ በኋላ ነው እንደዛ መንቀሳቀስ የጀመርኩት ማለት ነው። እንጂ ከዛ በፊት በቃ እኔ እንትንም አልነበርኩም ማለት ነው። የጧት ሰውም አልነበርኩም እና ጠዋት ላይ በቃ የማደርጋቸውን ነገሮችን ሙሉ ቀኔን ስለሚያበሩት እንደሚያበሩት ስለማውቅ። በጣም ደስ ብሎኝ ነው የምውለው እንጂ የማታ ሰው ከሆንኩኝ። በቃ ጠዋት ላረፍድ ማለት ነው ወይም ደግሞ ባላረፍድ እንኳን ብነሳ እንኳን እየቆጨኝ እየደበረኝ ነው የምነሳው ማለት ነው። ስለ ስራዬን በጣም ብዙ እንደዚህ ሆኖ እኮ እንደዚህ ተደርጎ እያልኩኝ ስለ ሰዎች እያማሁ ስለነገሮች እንደዚህ አንድ ቦታ ላይ ድርቅ ብዬ ነው ልቀር የምችለው ማለት ነው ስለዚህ እኔ ግን ይሄንን ስለማልፈልገው ምን እንዲሆንልኝ ነው የመረጥኩት ማለት ነው። በዚህ ሰዓት የጠዋት ሰው ብሆን ይሻላል ብዬ አሰብኩኝና እሱን ነው እያደረኩኝ ያለሁት አሁን ላይ።

እሺ ቀጣዩ ጥያቄ ደግሞ መዋቢያ ትጠቀማለህ ወይ? ነው የሚለው ለወንድ ሲሆን ደስ አይልማ? ነገር ግን እኔ እንደ እድል ሆኖ ሴት ነኝ እና አዎ በደንብ አድርጌ ነው መዋቢያዎችን የምጠቀምባቸው ምክንያቱም በቃ መዋብ ስለምፈልግ እንደዛ ስለሆነ ይዤው የመጣሁትን ባህልም ሃይማኖትም ሁሉም ነገር በቃ አምሮብኝ እንድወጣ ነው የምፈልገው ከቤት ወይም ቤት ውስጥ ቁጭ ስል ራሱ አምሮብኝ ቁጭ ማለት ነው የምፈልገው እና የተለያዩ አይነት መዋቢያዎችን እጠቀማለሁ ግን እንደዚህ ስል በጣም የተጋነኑ የውጪ ከውጪ የመጡ ከእኔ ጋር ምንም አይነት ግንኙነት የሌላቸው ወይም ደግሞ የኔ አይነት የማይመስሉ ሆነው ሳይሆን እኔ የምፈልጋቸው ምንድነው በቃ በአጭሩ ይሄ ተፈጥሮአዊ በሆነ መንገድ ምክንያቱም በጣም ስልቹ አይነት ሰው ስለሆንኩኝ እኔ ከየት ከየት እንደሚዘጋጁ ለምን ጥቅም አለው? መቼ መቼ ማድረግ አለብን? ከዛ ካደረግን በኋላስ እንዴት ነው የምንከባከበው? ቆዳችን ወይም ደግሞ እንዴት ነው የምንዋበው የሚለውን ጥያቄዎችን በደንብ አድርጎ ይመልስልናል ብዬ አስባለሁና አዎ በደንብ ነው የምጠቀመው እኔ የምጠቀመው የተለያዩ መዋቢያዎችን ለምሳሌ ከእነዚህ መዋቢያዎች አንዱ የምጠቀምበት ሽቶ ነው በጣም ነው የምወደው በዚህም መሰረት ባለቤት እንደዛ ነው የሚያመጣው ሽቶ ነው የሚያመጡት አብዛኛው ጊዜ ባለቤቶች ማለት ነው ምክንያቱም እርግጠኛ ባልሆንም ባላውቅም ምንለምን እንደሆነ ግን አብዛኞቹ እንደዚህ ናቸው ስለዚህ አዎ መዋቢያ በደንብ ነው የምጠቀመው ቅድም ያልኩትን ሽቶ አለ አንደኛ ከዛ ቀጥሎ ከሽቶ ቀጥሎ ደግሞ ይሄ ጥፍሬ ላይ የማደርጋቸውን እግሬ ላይ እጄ ላይ የማደርጋቸው ነገሮች ይኖራሉ ከዛ በኋላ ደግሞ ከእነዚህ ሌሎች ውጪ ኩልም ይኖራል አዎ የድሮም አሁንም ያለ ካልተሳሳትኩኝ የድሮ የድሮ የሚባሉትን መዋቢያዎችን አሁንም ድረስ እየመጡ ነው ለምሳሌ ኩል እዚህ ከንፈር ላይ ጫፍ ጫፍ ላይ ማድረግ በቃ በጣም ብዙ ሰው ይጠቀምበት የነበረው ተመልሶ የመጣ ነውና እና በጣም ነው የሚያምረው እንደዛ መሆንም እቀጥላለሁ ብዬ አስባለሁኝ እና ተውበን ስንወጣ በተለይ ሴቶች ስንሆን አንድም በጣም ደስ የሚል ስሜት ነው የሚሰማን ለራሳችን ሌላ ሰው ሲያየን ማለት ነው ደስ የሚል ስሜት ይሰማናል ከዛ ምን ማድረግ እንዳለብንም በደንብ አድርገን እናያለን ማለት ነው ከዛ ከዚህ ውጪ ደግሞ በጣም ብዙ ሰዎች አይን ውስጥ እንገባለን እና አይን መግባት ጥሩ ሆኖ ሳይሆን ግን በቃ እንደ አስተያየት ነው ብዙ ሰው ካየው በጣም ወደውታል ማለት ነው ባይሉን ኦፖዚት ወይም ደግሞ የማይመሳሰል ነገር ተቃራኒ ነገር ቢሉም አይታመኑም ማለት ነው ስለዚህ በዚህ ምክንያት አዎ እወዳለሁ

እሺ ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ወይ ነው? የሚለው ቀጣዩ ጥያቄ በቃ ምንም ጥያቄ የማያስፈልገውም ይሄማ አዎ በደንብ አድርጎ ድብን አድርጎ ነው ጥሩ ግንኙነት ያለኝ ከስራ ባልደረቦቼ ጋር ይሄ የሆነበት ምክንያት ደግሞ እኔ በጣም ጥሩ ሰው ስለሆንኩኝ ነው። በጣም ጥሩ ሰው ነኝ በሄድኩበት ቦታ ደስ የሚል ነገር እንዲጠብቀኝ ስለምፈልግ ምንም ነገር ማበላሸት አልፈልግም። እና የሰው ጥሩ ፊት ማየት እፈልጋለሁ ሰዎች በጣም ብዙ ነገር ደስ ብሏቸው ማየት እፈልጋለሁ። በደንብ አድርገው ሲያስተናግዱኝ ሲያከብሩኝ ሲወዱኝ እነዚህን ሁሉንም ነገሮችን ማየት ስለምወድ እኔ ቀድሜ አደርግላቸዋለሁ ማለት ነው። እንዲደረግልኝ አይደለም የማደርገው ግን እንደዚህ አይነት ሰው ስለሆንኩኝ ቅድሜ እንደዛ አደርጋለሁ እና። ምንድነው የሚባለው ሰዎች መጀመሪያ ስንተዋወቃቸው ቀድመን እንዴት አድርገን እኛን ማየት እንዳለባቸው እንዴት ማክበር መውደድ እንዳለባቸው ራሳችንን እምንሰጣቸው ፍቃዱን ማለት ነው። እና ስለዚህ በዚህ ምክንያት ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት አለኝ ከእነሱ ብቻ ሳይሆን በአጠቃላይ ከማውቀው ሰው ሁሉ ጥሩ ግንኙነት እንዳለኝ ነው የማውቀው። ይሄ ደግሞ ስራ የስራ ባልደረቦቻችን በጣም ብዙ ጊዜ የምናሳልፍባቸው ሰዎች ናቸው ብዙ እንስቃለን አብረን እንበላለን። እንሳሳቃለን እንጫወታለን ስለ ድሮ እናነሳለን ስለ ቀጣይ እናነሳለን እና በእነዚህ ምክንያቶችን ነው ከስራ ባልደረቦቼ ጋር ጥሩ ግንኙነት ያለኝ እና ከአሁንም በኋላ ይቀጥላል ብዬ የማስበው። በዚህ ምክንያት ነው ማለት ነው። ስለዚህ አንድ ሰው ጥሩ የስራ ባልደረበ ካለው እንደ ቤተሰብም ይሆናል ለምሳሌ በጣም ብዙ ቢሮዎችን እንደምናየው የስራ ቦታዎችን አንድ ሰው የሆነ በደስታው በሀዘኑ ቀን እንዴት አድርገው ሌሎች የስራ ባልደረቦቹ እንደሚደርሱለት እና ያንን ችግር ወይም ያንን ጥሩ ነገር አሳልፎ ከመጣ በኋላ በቃ ሲያያቸው ከነዛ ሰዎች ጋር በቃ ፍቅር ነው የሚሆነው በቃ የሚያምናቸው ሰዎች ይሆናሉ። ምንም ቅሬታን ብዙም አይኖረውም የምር እንደዚህ አይነት ሰዎች ከነበሩ የዛኔ ማለት ነው እና። ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት ነው ያለኝ። ከመጠን በላይ በቃ እንደ ጓደኞች ነን አብረን የምንሰራ እንጂ አንደኛው ሀላፊ ወይም ደግሞ አንደኛው ሀላፊ ያልሆነ የሚባል የለውም ይሄኛውን የማደርገው እነዛ ክፍል ውስጥ ሳይሆን ከክፍል ውጪ ቢሮው ላይ አስገብቼ ነው። የኔ ሰራተኞቼን መምከር የምፈልገው እነሱ ልጆቻችን ግን ናቸው የመያዝ አቅሙን ችሎታም አላቸው። ስለዚህ ከስራ ባልደረቦቻችን ጋር ጥሩ ግንኙነት ቢኖረን ለህይወታችን ያቀልልናል። ምክንያቱም ከእነሱ ጋር ብዙ ጊዜ ስለምናሳልፍ

እሺ ቀጣዩ ጥያቄ ደግሞ ማር ትወዳለህ ወይ ነው የሚለው? ስለዚህ የኔ ያለኝ ምላሽ አዎ በጣም ነው የምወደው። በጣም መብዛት የለበትም ያ ሁሉም ነገር በህይወት ላይ መብዛትና ማነስም የለበትም። እኔ ማር የወደድኩበትም ምክንያት በደንብ አድርጌ ላስረዳና እሺ ማር እወዳለሁ። ብዬ የወሰንኩትም የጤናውን በተመለከተ ሳይ ነው መጀመሪያ ላይ በቃ እነዚህ የአንድ ሰው የምግብ መጠኑ ወይም ጉልበት ሰጪ ወይም ሀይል ሰጪ በጣም የሚያስፈልጉ ምግቦች ምን ምን ድናቸው ብዬ ሳይ? ማር የሚል አየሁና ከዛ በኋላ እሺ ብዬ ይዤው ነበር። ይሄንን ከዛም በኋላ ደግሞ ጤናማ የሆነ ካሁን በኋላ በቃ ሰው እድሜው ትንሽ እየገፋ ሲሄድ ማድረግ ያለበት ነገር ምንድነው ተብሎ ሲወራ ሰማው? ይሄ ጣፋጭ የሚባሉት የምንጠቀማቸው ቀን ተቀን የምንጠቀማቸውን እነሱን እየቀነስን ሄደን ትክክለኛ የሚባለውን ጣፋጭ ነው መጠቀም ያለብን ወይም ደግሞ ተፈጥሮአዊ ጣፋጭ ምንም ነገር ያልተጨመረበት መጠቀም አለብን። ሲባል ሰማሁኝ እና በጣም ገረመኝ ልክ ለምሳሌ እንደዚህ ጁስ ወይም ደግሞ ጭማቂ ስንሰራ ስኳር ከመጨመር ይልቅ ማር ቢገባ ይሻላል ይመረጣል። ግን ደግሞ መግባቱም ስለማይቀር ሙዝ ብናስገባ እንደ ስኳርም እንደ ማርም እንጠቀምበታለን የበሰለ ብናደርገው ጥሩ ነውና ተፈጥሮአዊም ስለሆነ እሱ ነው። ለኛ የሚሻለው የሚል ሰማሁኝና ከዛ በኋላ በጣም ሙሉ በሙሉ ሀሳቤን ቀየርኩኝ ማለት ነው። ስለዚህ በዚህ በዚህ ምክንያት አምኜበታለሁ ለምን ማር እንደምወድ አምኜበታለሁ እና በቃ እንደዛ ነው የምጠቀመው ማለት ነው። እኔ ካሁን በኋላ ማር ያደረኩኝ ነው ለምሳሌ ቡናም ስጠጣ ሻይም ስጠጣ እነዚህ ጭማቂዎችም ስጠቀም ሁሉም ላይ እያሰገባሁ ነው እየተጠቀምኩ ያለሁት። አሁን ላይ ይሄ የሚበላው እንኳን በአምባሻ ምናምን ተደርጎ ያው ጥርስ ህመም ምናምን ስለሚያመጣ ብዙም ደስ አይለኝም እና ትቼዋለሁ እሱን እሱን ምክንያቱም በጣም የስኳር መጠኑም በጣም ብዙ ስለሆነ በጣም ነው ጥርስ የሚያበላሸው እና በዛ ምክንያትም ሊሆን ይችላል። በጣም የልጆች ጥርስ የሚበላሸው የገጠር ያሉት ሰዎች ጥርሳቸው ሌላ ምንም ጣፋጭ ነገር አይነካም አውቃለሁ ግን ማር በጣም አብዝተው በእጃቸው ስላለው ሁሉም ነገር በጣም አብዝተው ስለሚጠቀሙ ሊሆን ይችላል እያመማቸው የሚገኘው ማር ማለት ነው። ስለዚህ በዚህ በዚህ ምክንያት አዎ ሊሆን ይችላል ብዬ እገምታለሁ ሌላ ከዚህ ውጪ ምንድነው? ያለው ማር እንወዳለን አዎ በጣም ነው የምወደው። በቤተሰባችን ነው የምንወደው እና ከሁሉም አይነት ማር ይሄ የምወደው በጣም ነጩ ማለት ነው የምወደው እና እንደዚህ እንደ ማስቲካ የሚታኘክ ያለበትም እሱን በጣም ነው ደስ የሚለኝ። ከነዚህ ውጪ ይሄ የቂጣ ማር ሚባለውንም በጣም ነው የምወደው። ከምግብ ከምንም በላይ ከሁሉም አብልጬ የምወደው ግን የሚጠጣውን ነው የምወደው ለምሳሌ እንደዚህ ሙስሊሞች ላይም ብርዝ ምናምን ብለው የሚያቀርቡት የተለያየ አይነት መጠጦች አሉ። አይደለ ለካ ስሰማ ሙሉ በሙሉ በማር ነው የሚሰራው ነው እና እሱ በጣም ነው የሚጠፍጠው እኔም በጣም ነው የምወደው። እና በዚህ በዚህ ምክንያት አዎ ማርን ልወድ ችያለሁ ማለት ነው። ማር በጣም ለሰውነት ጉልበት ሰጪ ነው ለህፃንም ለአዋቂም ለሁሉም በጣም ጠቃሚ ነው። እና በእነዚህ ምክንያቶች ዋና ምክንያቶችን እኔ እንደዛ ላደርግ የቻልኩት ማለት ነው። ስለዚህ በተቻለ መጠን ማርን በደንብ አድርጎ ማጣጣም ያስፈልጋል ለጤናም በጣም ጠቃሚ ነው። እና ይሄ ትክክለኛ እንትን ያልሆኑ ከምንጠቀም አርቲፊሻል የሆኑትን ማጣፈጫዎች ወይም ጣፋጭ የሆኑ ነገሮችን ከምንጠቀም ማር ብንጠቀም ጥሩ ነው። ለምሳሌ ጉንፋን ሲይዘው አንድ ሰው ከዝንጅብል ከቅርንፉድ ከአረቄ ከምናምን ጋር አድርጎ የሚመከረው ጉልበትም የሚሰጠው ሙቀትም የሚሰጠው ማር ነው። ለብዙ ሰው እና ስለዚህ ሁሉም ሰው ይሄ ቢነቃበትና ማር መጠጣት መብላት ቢጀምር በጣም ይጠቅመዋል። የሚጠጣውን ነው የምወደው ለምሳሌ እንደዚህ ሙስሊሞች ላይም ብርስ ምናምን ብለው የሚያቀርቡት የተለያየ አይነት መጠጦች አሉ። አይደለ ለካ ስሰማ ሙሉ በሙሉ በማር ነው የሚሰራው ነው እና እሱ በጣም ነው የሚጠፍጠው እኔም በጣም ነው የምወደው። እና በዚህ በዚህ ምክንያት አዎ ማርን ልወድ ማር አወ ወዳለሁ ሁሉም አይነት ማር ነው የምወደው። ትንሽ እዚህ ጉሮሮው ላይ የሚይዝ ነገር አለው እሱም ያመላክተናል ሰውነታችን ራሱን ምግቡ ይነግረናል። ምንድነው እያለን ያለው በቃ መቀነስ አለብህ ወይም ደግሞ ይበቃሃል ይበቃሻል እያለው ነው ያለው። እና ከዚህ ውጪ በቃ በጣም ነው ደስ የሚለው ማር የቂጣ ማሩ ራሱ በቃ ልክ እንደማስቲካ እየታኘከ በጣም ነው ደስ የሚለው። እሱን እና እኔም በአጠቃላይ ማር ከምንም ነገር ጋር ቢበላ ከምንም ነገር ጋር ቢጠጣ ጣሙን እወደዋለሁ። ከመጣ

እሺ ቀጣዩ ጥያቄ ደግሞ በመስታወት ላይ ምን ያህል ጊዜ ታያለህ? ያስቃል አይደለ ቀጣይ ጥያቄ አዎ ስለዚህ በመስታወት ላይ ምን ያክል ጊዜ ታያለህ የሚለውን ጥያቄ ለመመለስ ያህል መስጠት ምፈልገው መልስ ምንድነው የሚለው በጣም ሚያስቀው እሺ በመስታወት ምን ያህል ጊዜ ታያለህ? እኔ አንድ ቀን በደንብ አድርጌ የታዘብኩት ነገር ምንድነው ሁሌም ከጓደኞቼ ጋር እንደዚሁ ስናወራ ስንነጋገር ምን እንንባባለን ስንት ያክል ጊዜ ነው ሚፈጀው? ሚፈጅብሽ? ከቤት ልብስሽን ቀይረሽ ለመውጣት ምናምን ሲባል እኔ በቃ አርባ ደቂቃ ከበዛ ነው እሱም ብዬ እመልስ ነበር እና ግን በደንብ አድርጌ ያስተዋልኩት ነገር ቢኖር አንድ ደቂቃ አንድ ሰዓት ከሰላሳ ደቂቃ ወይም ዘጠና ደቂቃ ሙሉ እንደሚፈጅብኝ ነው የገባኝ በአጠቃላይ ቀይሬ በደንብ ተረጋግቼ እንድወጣ የሚያደርገኝ ማለት ነው። እና በጣም ነው የሚገርመው ስለዚህ በዚህ በዚህ ምክንያት በጣም እየገረመኝ ሳለ ያስተዋልኩት ነገር ምንድነው ለካ ከአሁን በፊት የነበረኝን አቋም አቋም ሳይሆን ከአሁን በፊት የነበረኝን ልብሴን ስቀይር ወይም ደግሞ በመስታወት ላይ ጊዜ የማሳልፈውን በጣም እየጨመረ መጥቷል ይሄ ሁለት ነገሮችን ሊያመላክት ይችላል ወይም በጣም መልኬን እየወደድኩት ነው ወይም ደግሞ አለባበሴን በጣም እየወደድኩት ነው ወይም ደግሞ እየወደድኩት ስላልሆነ ነው በጣም እየጣርኩኝ ነው አንድ መልክ ጥሩ ብዬ ወይም ደግሞ ደስ ብሎኝ እንድወጣ እያደረኩኝ ያለሁት ማለት ነው። ግን ደስ በሚል ሁኔታ የመጀመሪያው ነው መልሱ እንጂ ሁለተኛው አይደለም በጣም ነው ደስ እያለኝ ያለው አሁን በምለብሰው አለባበስ ጊዜ በማጠፋው መስታወት ላይ ቆሜ ጊዜ ጊዜን በማጠፋው ወይም ደግሞ ምንድነው የሚባለው? ለራሴ የምሰጠውን ጊዜ ከዛም በኋላ ለብሴን ቀይሬ ከጨረስኩኝ በኋላ በቃ ፎቶ ስነሳ እንዴት ደስ እንደሚለኝ ሁሉን ነገር ችዬበታለሁ ኩል አኳኳሉን ፊቴ ላይ ሚቀባ የሚቀባቡ ነገሮችን እንዴት እንደምቀባ በደንብ ችዬበታለሁ ከዚህ ውጪ ሌሎች ምን አሉ በጣም ሁሉም ነገር በቃ በደንብ ነው የቻልኩበት እና በጣም ደስተኛ ነኝ በዚህ በዚህ ጉዳይ ማለት ነው ስለዚህ መስታወት ላይ ምን ያክል ጊዜ ታያለህ የሚለው በቃ እንደዚህ ይሆናል መልሴ ማለት ነው። ነገር ግን ጠዋት ጠዋት ሲሆን ግን በጣም ለስራ ተቻኩዬ ስለምወጣ ካየው ቢያንስ መጀመሪያ ልክ ከእንቅልፌ እንደመጣሁ ፊቴን ለመታጠብ አያለሁ ከዛ በምቦርሽበት ሰዓት እንደዚሁ አያለሁ ፊቴ በምትጠጣበት ሰዓት አያለሁ ከዛ በኋላ ልብሴን ቀይሬ ምናምን ስመጣ ፀጉሬን ሳሲዝ ጭራሽ ፊቴ ብዙ ላላይ እችላለሁ ግን ለፀጉሬ ብዬ እቆማለሁ። ትንሽ አምስት ደቂቃ ከዛ ሚበልጥም አይመስለኝም ከዛ በኋላ ትንሽ ኩል ምናምን ጫር ጫር አድርጌ እመለሳለሁ። ከዛ በኋላ ብዙም አልነካካውም ማለት ነው። እንደዛ አድርጌ ጫር አድርጌ ከጨረስኩኝ በኋላ ደግሞ ለመጨረሻ ጊዜ ስወጣ አያለሁ መሰለኝ ካልተሳሳትኩኝ ወይም ደግሞ ስገባና ስወጣ ልብስ ስቀይር ምናምን አያለሁ ለማረጋገጥ አሁንም ድረስ ተመችቶኛል አለባበሴ ወይም ደግሞ ፀጉሬን ያደረኩትን ፊቴ ላይ ያደረኩትን ነገሮችን ተመችቶኛል ብዬ አስባለሁ ከዛ ልወጣ ስል ሰዓት ገና እንደሆነ ካወቅኩኝ ይሄ ሀኪም ያዘዘልኝ ፊቴ ላይ የሚቀባውን ነገር አደርግበታለሁ ማለት ነው። ስለዚህ በእነዚህ ምክንያቶች ምን እየሆንኩኝ እመጣለሁ ማለት ነው? በጣም የተስተካከለ ነገር እየሆነልኝ ይመጣል አሪፍ ነገር እየሆነልኝ ይመጣል ማለት ነው። ስለዚህ በእነዚህ በእነዚህ ምክንያቶች ሁሉም ነገር በጣም እየተስተካከለ መጣና በጣም አስደሰተኝ ማለት ነው። ስለዚህ ይሄንን ብቻ ነው ልል ምችለው። በጣም አሪፍ ሁኔታ ላይ እንዳለውኝ ይሰማኛል። ምክንያቱም እኔ የአንድ ሰው የአንድ ሴት መልክ ነው ብዬ መገለጫ ነው ብዬ ማስበው ሁሌም ቢሆን መስታወት ላይ ጊዜዋን ብታሳልፍ ደስ ይለኛል እኔ በራስ መተማመኗ ቢጨምር አሪፍ ነው እንደዛ ቢሆን ጥሩ ነው ግን አስር የምታይ ከሆነ ስለምትወደው ነው መልኳን ብዬ አስባለሁ። ምክንያቱም ከአሁን በፊት የነበረኝን ማንነት አውቃለሁ አላይም ነበረ ጭራሽ ምክንያቱም እንዳላማረብኝ ስለማውቅ ወይም ደግሞ ዛሬ አሪፍ አድርጌ እንዳለበስኩ አለባበሴ ስለማውቅ ለምን አያለሁ አውቀው የለም እንዴ መልኬን ምናምን ብዬ እጠራጠራለሁ እንደዛ ስለማስበው ማለት ነው ስለዚህ በዚህ በዚህ ምክንያት በጣም መስታወት ላይ ምን ያክል ጊዜ ታሳልፊያለሽ? ሚለው ይሄ ነው መልሴ።

እሺ የምታውቀው አንድ ምሳሌ ንገረኝ ነው የሚለው ቀጣይ ጥያቄ አሁን የማውቃት ምሳሌ የቆጡን አውርድ ብላ የብብቷን ጣለች የሚለውን ምሳሌ ነው የማውቀው። እና አሁን የመጣልኝ ቀጥታ። ያው እኔም ሴት ስለሆንኩኝ በሴት ልመስልና ሁሌም እንደዚህ አይነት ሰው ስለሆንኩኝ እኔ ቤት ውስጥ በተለይ በተለይ ቤት ውስጥ እህቶቼ እንደዛ ነው የሚሉኝ በቃ ሁሌም እንደቸኮልሽ ነሽ ተረጋግተሽ ስራሽን አትሰሪም። እና የቆጡን አውርድ የቆጡን አውርድ ብላ የብብቷን ጣለች ይሉኛል ሁሌም ማለት ነው። እና እነሱ ልክ አይደሉም እኔ የቸኮልኩበት ምክንያት እኮ ዛሬ እኮ እንደዚህ እንደዚህ ስላለኝ ነው። እንደዚህ ስለሆንኩኝ ነው እላለሁ። በነጋታውም ዛሬ እኮ እንደዚህ ስለሆንኩኝ ነው ግን። አንድ በጣም የማቃት ሴትዮ ሁሌም ቸኩላ ነው የማያትና በጣም እየገረመችኝ ይቺ ሴትዮ ግን መቼም እፎይ አትል አትረጋጋም በቃ። የሚያቻኩል ነገር ኖሮ ሳይሆን እሷ አይተረጋጋች ሰው ስላልሆነች ነች ብዬ። ለሷ ፈረድኩኝ ማለት ነው። ለካ ትዝ ሲለኝ እኔም እንደሷ ነኝ እሷን ከእኔ ጋር ካመሳሰልኩ ቀን ጀምሮ ነው እኔ መስተካከል የጀመርኩት መረጋጋት እንዳለብኝ። አረማመዴ ብዙ ነገሮቼን ትዝ ስትለኝ እሷ ቀስ እላለሁ ማለት ነው። ትዝ ስትለኝ እሷ አረጋጋለሁ እኔ እና። ይሄ አብዛኛው ጊዜ ደግሞ እንደዛ ስታደርግ በጣም ብዙ ነገሮችን ስታጠፋ አያታለሁ እሷ። ስለዚህ የቆጡን አወርድ ብላ የብብቷን ጣለች ማለት። በቃ ሁሌም እጇ ላይ ያለ ነገር በደንብ አድርጋ ትጠንቅቃ ከመያዝ ይልቅ ሌላ ነገር ስታይ። ሌላ ማስተካከል ያለባትን ነገር እንዳላት ስታስብ ታበላሻለች ማለት ነው። ያንን እሱን ለማንሳት ብላ የብብቷን ትጥላለች የቆጡን ላውርድ ብላ ማለት ነው። ስለዚህ ይሄ ምንድነው? የሚያመላክተው አንድ ሰው በቃ ዝም ብሎች የሚቸኩል ከሆነ። የያዘውን ነገር በስነ ስርዓት ሳያስቀምጥ የማያደርግ ከሆነ ወይም ደግሞ በአንዴ ሁለት ነገሮችን ማድረግ የሚፈልግ ከሆነ። ይሄ በጣም ትልቅ ትልቅ ትምህርት ነው የሚሆነው ለአንድ ሰው ስለዚህ። ከዚህ ምን መማር እችላለሁ ማለት ነው። በቃ በተቻለ መጠን አንድ ሰው ተረጋግቶ ሁሉም የሚያደርገውን ነገር ላይ መረጋጋት ቢጨመርበት ማሰብ ማሰላሰል ቢጨመርበት ምንድነው የሚበጀኝ ምንድነው የሚሻለኝ የሚለውን ነገር። በደንብ አድርጎ ቢያቅበት ያዋጣዋል ብዬ አስባለሁ ለዚህ ሰው ማለት ነው። ስለዚህ ይሄን ነው እኔ የምሰጠው ትርጉም። እንደዚህ ነው ብዬ የምሰጠው እና ቀጥታ የመጣልኝ ትርጉም ይሄ ነው። ቀጥታ የመጣልኝ ምሳሌ። ይሄ ነው ይሄ ማለት ደግሞ እኔን ስለሚገልጸኝ ማለት ነው። እንደዚህ አይነት ሰው መሆን ስለማልፈልግና እሱን ትቼ የተረጋጋሁኝ ሴት አስተውላ የምትራመድ ሴት የምትረግጠውን ነገር የምታውቅ ሴት መሆን ስለምፈልግ። ይህንን አባባል የኔ ታሪክ እንዲሆን አልፈልገውም ከአሁን በኋላ ማለት ነው። ስለዚህ በዚህ በዚህ ምክንያቶችን ነው የቆጡን አውርድ ብላ የብብቷን ጣለች የሚሉን የመጣው ወደ እኔ ማለት ነው። ለምሳሌ አሁን ራሱ። እያየሁት ነበር እና የስራ ባልደረባዬ ሁለታችንም አንድ ላይ የሰራነውን ነገር እኔ አብልጬ ሰርቼዋለሁ ብዬ ያሰብኩትን ነገር እሷ ምንም አላለችም። አንቺም እኔም አብልጠን ሰርተነዋል ያለ ሰው የለም ብቻ እንደዚህ እንደዚህ ስለሆነ። በደንብ አልሰራሽውም ምናምን ስላት ኦኬ ምናምን ብላ ገብቷት ተረታ እሺ ምናምን አለችኝ እና። ከዛ ውጤታችን ሲመጣ ግን በጣም በሚገርም ሁኔታ በሁለት እጥፍ እሷ ነች የበለጠችኝ። እሷ ምን አይነት ሰው ነች? ለምሳሌ በጣም ተረጋግታ የምትሰራ አይነት ሰው ነች። በጣም ማለት ነው። የምታደርገውን ነገር የምታውቅ። እና በጣም እድለኛ ነኝ ከእሷ እየተማርኩኝ ስለሆነ። ማየት አለብኝ ብዬ የማስባቸውን ነገር ከእሷ እያየሁኝ ስለሆነ በጣም እድለኛ ነኝ። በጣም ከመጥን በላይ አም ሹር እርግጠኛ ነኝ እሷም ደግሞ ከእኔ የምትማራቸው ብዙ ነገሮች እንዳሉ ይገባኛል። ግን በቃ ደስ የሚለው ነገር ምንድነው? እሷም ብትማር እኔም ብማር ሁላችንም ብንማር። በጣም ጥሩ ነገር ይወጣብናል ይወጣል ማለት ነው። እኛ ከምንለውና ከምናደርገው ጋር። በጣም የተዋጣ ጥሩ የሚባል ስራ ይወጣል ብዬ አስባለሁ ከእኛ ማለት ነው። ስለዚህ ይሄንን ምሳሌ ስላነሳው በጣም ደስ ብሎኛል። አጋጣሚ ይህንን ድምፄን እየቀዳሁ ባለበት ሰዓት ነው። ያቺን ያየኋት እና የኔ ምን አይነት ፍጥነት እንዳለኝ እና። በፍጥነቴ እያፈሰስኩኝ የምለቅም አይነት ሰው እንደሆንኩኝም አውቂያለሁ። ስለዚህ እሱን ለማረጋጋት ነው የምሞክረው ከአሁን በኋላ በደንብ አድርጌ ተረጋግቼ ነገሮችን አስተውዬ እንድሰራ ነው የምፈልገው። ምንም የሚያቻኩለኝ ነገር እንዲኖርም አልፈልግም። እና። ይሄ ነው ልል የምችለው ለአሁኑ ላለኝ ያሰቡትን ነገር በቃ ሁሉን ነገር ተረጋግቶ ማየት ነው የሚበጃው

እሺ ቀጣዩ ጥያቄ ደግሞ ሾርባ ትወዳለህ ወይ ነው የሚለው? እንዴት ስናሳ ለምን አልወድም አዎ በጣም ነው የምወደው። በቅርቡ እንደውም በቃ የተለያዩ ሆቴሎች ስሄድ። እና አብዛኛው ጊዜ በተለይ ከቤት በልቼ ምናምን ከወጣሁኝ እና ከጠገብኩኝ ግን የሆነ ነገር ትንሽ መቅመስ ከፈለኩኝ በቃ አነስ ያለችም አድርገው ነው የሚያመጡት እና ሾርባውን እኔ ድሮ ከብዙ አመታት በፊት ሾርባ ውጪ ወጥተን ስናዝ እኔ የማስታውሰው ማለት ነው። በትልቁ የሚመጣ እንደዚህ በትልቅ ሳህን የሚመጣ በጣም ለመጨረስ የሚከብድ ግን ትኩስ እና በጣም ጣፋጭ ስለሆነ። እንደ ምንም አድርጎ ሰው የሚጨርሰው ከዳቦ ጋርም ዝም ብሎ በማንኪያው ቢጠጣው ነው ወይም ደግሞ ቢበላው በቃ እማያልቅ ቶሎ የማያልቅ ነው። ነበር የማውቀው አሁን ግን ምንድነው ያደረኩት ልክ የሻይ ሲኒ የሚመስል በእሷ እሷ ብቻ ሞልተው ነው የሚያመጡት እና የሚያስከፍሉት ገንዘብ ደግሞ በጣም የተጋነነ ማለት ነው። ስለዚህ እነዚህን ነገሮችን እንትን ስል በጣም ይገርመኛል። እና ግን ከዚህ ውጪ ግን ሾርባ በጣም ነው የምወደው ከመጠን በላይ ነው የምወደው። ይሄ የምወደው ሾርባ ደግሞ ለምሳሌ የተለያዩ አይነት እንትኖች አሉት ማለት ነው ይለያያሉ የምወዳቸው አይነት ቾርባዎች ምን ምን እንደሆኑ ይለያያሉ። ለምሳሌ የመጀመሪያው ሊሆን የሚችለው ይሄ በ ከድሮ ጀምሮ የማውቀው ማለት ነው። እንትን አለ አይደለ ይሄ ምስር ያለበት ማካሮኒ ያለበት ወይም ደግሞ ማካሮኒ ከሌለ ሩዝ ያለበት ከዛ ድንችም ይኖረዋል ካሮት ይኖረዋል ሽንኩርት የሚታይ አልቲማቲሙ የሚታይ አልና እንደዚህ ተደርጎ ነበር ድሮ የሚሰራውን ሳቀውና አስታውሰው ማለት ነው። ከዛ በኋላ ግን ሌሎች ቤቶችን ምናምን ደግሞ ሳይ በቃ እንደዚህ ጎመን ያደርጉበታል። ጥቅል ጎመን ምንድነው የሚባሉት ሌሎች ነገሮችን በጣም በቃ እነዚህ አተር ነገር በጣም ብዙ ነገሮችን ነው እየጨመሩበት ያሉት ማለት ነው። ስለዚህ እነዚህን ነገሮችን በጣም ሲጨምሩበት የተለየ ጣዕም ይኖረዋል ማለት ነው በጣም ነው ደስ የሚለው ደግሞ ጣዕሙ። እና ሌላ ደግሞ ምን አየው እንደዚህ የሆነ ክሪም የሚመስል ነገር እንደ ክሪም ነገር ነው የሚሉት እና በቃ ከወተት ጋር ነው መሰለኝ የሚሰራው። ከዱቄት ከወተት ጋር መሰለኝ እንደዛ አድርገው ሲሰሩት በጣም ወፍራም ነገር ነው የሚሆነው። እንደ ፔስት የሚባለው አይነት ነው የሚሆነው በጣም ነው የሚጣፍጠው ከመጠን በላይ ማለት ነው። የሚያደርጉት ምን ልበለው የሚያደርጉት የሆነ ቅመም አይነት ነገርም አላቸው። እና በጣም ነው የሚገርመኝ በጣም ነው የሚጣፍጠው። አብዛኛው ጊዜ እርግጠኛ ነኝ ብዙ ሰው ሾርባ ሲባል ትዝ የሚለው። ወይም ጉንፋን ሲይዘው ወይም ደግሞ ምግብ አልበላ ሲለው ወይም ደግሞ እንደዚህ በጣም የሆድ ቁርጠት ተቅማጥ ሲያስቸግረው ነው አብዛኛው ጊዜ ሰው መብላት የሚፈልገው ሩዝ ነገር ወይም ሾርባ ነገር እንደሚመስለኝ እርግጠኛ ባልሆንም ማለት ነው። እና በጣም ደስ ይላል እንደዚህ ሲሆን በጣም ደስ ይላል። ሰው እንደዚህ እያደረገ ሲበላ በጣም ነው ደስ የሚለው እና በቃ ጥሩ ነው ሶ ራሱን ቢንከባከብ ማድረግ ያለበትን ነገር ቢያደርግ ደስ ይላል በጣም። ስለዚህ ሾርባ በጣም ነው የምወደው እኔ ብቻ ያአይደለ አይመስለኝም በጣም ብዙ ሰው እንደሚወድም አውቃለሁ። ምክንያቱም የሚጠፍጥ ነገር ብዙ ሰው የሚጠላ የለም እና እንደ ምግብም ነው ትንሽ ነች ብዙም አያጠግብም። እንደ ምግብ አይነትም ነው እንደ እንደሚጠጣ ነገርም ነው እና እንደ ሁሉም አይነት ስለሆነ ጥቅሙም ደግሞ በጣም ትልቅ ጥቅም ነው ያለው ምክንያቱም ከሁሉም አይነት አትክልቶች የተሰራ ስለሆነ የሚያስፈልገን ካሎሪ የሚባሉትን ነገሮች በሙሉ የሚያስፈልጉን ነገሮች በሙሉ አሉ ማለት ነው። ስለዚህ በዛ በዛ ምክንያት ከጥቅሙም አንፃር ከጣሙም አንፃር ከዋጋውም አንፃር ወይም ደግሞ በጣም ጥግብ ማለትም ስለማንፈልግ ሊሆን ይችላል። ከነዚህ ሁሉ አኳያ ታይቶ ምን ይደረጋል ማለት ነው። በቃ ይቅር ምናምን ሌላ ነገር ይቅርና ተብሎ ሾርባ ሰው ይወስዳል ማለት ነው በጣም ነው የሚጠፍጠው በጣም ነው የምወደው። እንደውም እዚህ ጋር አሁን ላየሁትና ቀጣይ ስሄድ እሱን አይነት ሾርባን የማዝ ይመስለኛል። ደስ ብሎኝ አእምሮኝ የማዛው ይመስለኛልና አዎ ሾርባ በጣም እወዳለሁ። ከድሮ ከህፃንቴ ጀምሮ ነው እኔ ብቻ ሳይሆን ቤተሰባቸም በሙሉ ነው ሾርባ የምንወደውና ሁሌ ነው የምናዘወትር ሁሌ ነው የምንመገበው።

እሺ ቀጣዩ ጥያቄ ደግሞ ስጦታ መስጠት ትወዳለህ ወይ ነው የሚለው? አሁን በጣም ተነቃቃቻለሁ እና ደስ ብሎኛል እሺ ስጦታ መስጠት ትወዳለህ ወይ? አዎ ስጦታ መስጠት በጣም ነው የሚያስደስተኝ በጣም ነው የምወደው ይሄ የምወድበት ምክንያት ደግሞ ዋናኛው ምክንያት አድርጌ ያሰብኩት ለምንድነው? ምክንያቱም ሰውን ማስደሰት ስለሆነ ስጦታ ሰውን ከማስደሰት አልፎ ደግሞ በተለይ ያንን ሰው የምንወደው ከሆነ የምናውቀው እናውቀዋለን አውቀዋለሁ አውቃታለሁ ብለን የምናስባቸው ሰዎች ከሆኑና የልባችን ብለን የምናስባቸው ሰዎች ከሆኑ ምንድነው የሚሆነው ደስ እያለን እነሱ የሚፈልጉትን ነገር ከአሁን በፊት እንደዚህ በወሬ መሃል ወይም ደግሞ ስለምናውቃቸው ምን እንደሚፈልጉ ስለምናውቃቸው ከአቅማችን አንፃር ካለን ጊዜ አንፃር ልንረዳቸው እንችላለን ማለት ነው። ስለዚህ በዚህ መሃል ስጦታ መስጠት እንወዳለን እወዳለሁ ማለት ነው። በቃ ምክንያቱም ፊታቸው ላይ የሚታየው ደስታ ከዛ በኋላም ደግሞ በተለይ በተለይ እንደዚህ ስጦታ የሰጠኋቸው ሰዎች ካለቀሱ በቃ ሁሌም ለእናዚህ ሰዎች መስጠት ነው። በቃ ደስ የሚለኝ ምክንያቱም በቃ አመስጋኝ ሰው ለሆነ ሰው ሁሌም ስጦታ ሲሰጥ በጣም ነው ደስ የሚለው ለዚህም ሊሆን ይችላል ፈጣሪ ለመስጋኝ ሰው ብዙ ነገር የሚያደርገው። ሲጀመር ፈጣሪ እንኳን እንደዛ አይነት ፈልጎ ምስጋናን ፈልጎ አይደለም ጥሩ ነገር የሚያደርግልን ሁሉም ነገር የሚያደርግልንም መጥፎም ጥሩም የለውም ሁሉም በአላማ ነው የሚያደርገው ሁሉም ለእኛ ጥቅም ነው የሚያደርገው መጥፎ የሚባል ነገር የለውም። በዙህንድን ማስዳ የሚፈልጋን ነው ፈተና የሚመስሉ ነገሮችን መንገዳችን ላይ የሚቆሙት በአጠቃላይ እንደዛ ብዬ አምናለሁና ስጦታ ከአሁን ካለን ሙሉ ጤና ምሉ ስናምሮ ከዚህ በላይ ስጦታም የለም አይመስለኝም። እና በጣም ነው የምወደው ስጦታ መስጠት ሲሰጠኝም በጣም ደስ ይለኛል። ግን ከአሁን በፊት የነበረኝ ልምድ እንዳየሁት ከሆነ እሱን እንዳየሁት ከሆነ ስጦታ ለኔ እኔ ለራሴ በጣም ከማንም ሰው በላይ በልጬ መገኘት እፈልጋለሁ። ራሴን ስጦታ በመስጠት አንደኛ ሆኜ እንድኖር ነው የምፈልገው ይሄ የሆነበት ምክንያት ደግሞ በቃ የታወቀ ነው። ምክንያቴ አንድና አንድ እና በቃ ደስ ብሎኝ ጊዜ ማሳለፍ ስለምፈልግ እኔ ለራሴ ማረጋገጥ እፈልጋለሁ ራሴ የምፈልገውን ነገር በሙሉ ራሴ ለራሴ ስለማደርግ ከሌላ ሰው እንዳልጠበቅነው የሚያደርገኝ ስለዚህ እኔ ለራሴ በጣም ትልቅ ክብር አለኝ በጣም ራሴን ማሳየት እፈልጋለሁ ከእኔ በላይ ሌላ ሰው ሊወደኝ እንደማይችል ከወደደኝ በጣም ጥሩ ነው። የወደዱኝም ሰዎች አሉ በህይወቴ ከእራሴ በላይ የሚወርዱኝ እና ስጦታ መስጠት እወዳለሁ እዚህ ጋር ማስገባት የምፈልገው ምንድነው? አዲስ ልማድ እንዲኖረኝ እፈልጋለሁ። ይሄ ስጦታ ምንድነው? ለራእሴ ስጦታ ለራሴ ስጦታ መስጠት እወዳለሁ ብዬ መግለጽ እፈልጋለሁ ስለዚህ ይሄኛው ጥያቄ ወደ ራሴ ስቀይረው ምን ይሆናል ማለት ነው። ስጦታ መስጠት ትወጃለሽ ወይ የሚለውን? አዎ ለራሴ ስጦታ መስጠት እወዳለሁ። ለራሴ ስጦታ የምሰጥበት ምክንያት ደግሞ ምን ያክል ራሴን እንደምወድ ለራሴ ማረጋገጥ ስለምፈልግ ከሌላ ሰው የምጠብቃቸው ስጦታዎቹ በሙሉ ለራሴ እንደምሰጥ ማረጋገጥ ስለምፈልግ በእነዚህ የተለያዩ ምክንያቶች ስጦታ መስጠት በጣም ነው የምወደው። በጣም ነው የማከብረው። እና ለምሳሌ አበባ አለ ሁሌም የአበባ የሚቀመጥበት ብርጭቆም የሚያምር ብርጭቆም አለና ሁሌም አበባ ቤቱ እየሄድኩኝ በጣም የሚያማምሩ አበቦችን እየገዛሁኝ ያኛውን ሲደርቅ ያኛውን ስጥለው አዲስ ስተካው እንዴት ይሰማኛል ለራሴስ በጣም ነው ደስ የሚለኝ በጣም በጣም ከመጠን በላይ ስለዚህ። ስጦታ መስጠት በጣም ነው ራሴን የምወደው ለሌላ ሰውንም ጭምር መስጠት እፈልጋለሁ ሌላ ሰው ውጪ የሰጡኝን ደግሞ በቃ በጣም ለኔ ውስጤ የሚነኩ አይነት ስጦታዎችን ነው የምቀበለው በአብዛኛው ጊዜ ነው በጣም የሚገርሙኝ። እና በእነዚህ በእነዚህ ምክንያት ስጦታ መስጠት እወዳለሁ። መስጠትም መሰጠትም እወዳለሁ እና በቃ በአጠቃላይ አንድ ሰው ስጦታ የሚሰጠኝ ከሆነ ስለኔ እንደሚያስብ ያን ሰው ይገባኛል። እኔም የምሰጣቸው ከሆነ ስለነሱ እንደማውቅ እንደማስብ ስለማውቅ ነውና ስጦታውን መቀያየር በጣም ደስ ይላል እኔ መስጠት።

እሺ ቀጣይ ጥያቄ ጥላ ወይስ ፀሀይ ትመርጣለህ ነው የሚለው? ስለዚህ ከሁለቱም አስበልጬ የምመርጠው የትኛውም ቢሆን ነው የሚሻለው። እኔ ጥላ ወይስ ፀሀይ ጭራሽ አይወደደርም በቃ ፀሀይ ከማይወዱ ሰዎች መካከል አንዷ ነኝ ብል ምንም ማጋነን አይሆንም። ፀሀይ የምወዳት አንድና አንድ በጠዋት ሰዓት ይሄ ለምሳሌ እናቶች ልጅ ከወለዱ በኋላ ልጃቸውን ፀሀይ ለማስመታት ወደ ፀሀይ ይወጡ የለ አስራ ሁለት ቀናቸው ካለፈ ከአስራ ሁለት ቀናቸው ጀምሮ የዛኔ ያለችውን ፀሀይ ነው የምወዳት። በቃ እሱን ትንሽ አንድ አስር ደቂቃ ቁጭ ካልኩኝ እሱን ትንሽ አንድ አስር ደቂቃ ቁጭ ካልኩኝ እሱን ትንሽ አንድ አስር ደቂቃ ሊበዛም ሊያንስም ይችለል እርግጠኛ አይደለም ግን ያንን አስር ትንሽ ደቂቃ ቁጭ ካልኩኝ በኋላ በቃ ወደ ጥላ መሄድ ነው የሚያምረኝ ማለት ነው። እርግጠኛ ነኝ ብዙ የኛ አይነት ሀገር ያለ ወይም ደግሞ ተመሳሳይ የኛ አይነት የአየር ፀባይ ያለው ሰው ፀሀይ ይመርጣል ብዬ አላስብም። ወይም ደግሞ ጨለማ ላይ ያለ ሰው ካልሆነ በስተቀር ከአሁን በፊት የነበረበት ቦታ ጨለማ የነበረ ሰው ሊሆን ይችላል። ወይም ደግሞ በተለያዩ ምክንያት እንደዚህ እንደዚህ ልም ማልችላቸው ምክንያቶች አሁን ሊኖሩ ይችላሉ ብዙ ሰው የየራሱ ምክንያት ስላለው ማለት ነው። እንደዚህ በሚደረግበት ጊዜ ምንድነው ሊሆን የሚችለው? እንደዚህ በሚሆንበት ጊዜ ምንድነው ሊደረግ የሚችለው? ለምሳሌ ለምሳሌ ጥላ ላይ መራመድ ማለት ነው። ለምሳሌ ፀሀይ ላይ ከሆንኩኝ በራሱ ጥላ ዣንጥላ አደርጋለሁ ኮፊያ አደርጋለሁ መነጽርም አደርጋለሁ ስለዚህ በእነዚህ የተለያዩ ምክንያቶች በቃ ጥላ ነው የምወደው እኔ አዩ አይጣልኝም በቃ ምክንያቱም ፀሀይ ሲሆን ያልባል ያደክማል ትንፋሽ ማጣሪ ያጋጥማል ሳንወድ ማለት ነው። በተለይ መንገድ በእግራችን ከሄድን ጥላ ላይ ያለበት መንገድ መሄድ እና ፀሀይ ላይ ያለበት መንገድ መሄድ እንዴት ነው? አንድ አይነት ሊሆን የምችለው ግን ደግሞ እንደ የደም አይነት ሳይሆን አንዳንዴ በቃ ሰው ከልቡ በጣም የሚበርደው ሰው አለ ከልቡ ማለት ነው። አንዳንዴ ደግሞ ብዙም ያልሆነ አለ ስለዚህ እነዚህ ሰዎች ናቸው ሊመልሱ የሚችሉት ብዬ አስባለሁ። በቃ በራሳቸው የሰለጠኑት ነገር ስላለ የትኛው እንደሚሻላቸው ራሳቸውን ይመርጣሉ እኔ ግን ምንም አይነት እውቀት የለኝም ማለት ነው። ገና ካአሁን ሀ ብዬ ልጀምር ነው። ስለዚህ ጉዳይ ላይ እና ስለ ጥላ ወይስ ፀሀይ ትመርጣለህ የሚለውን ወይም ደግሞ ስለዚህ ሌሎች ነገሮችን የምንመርጥበት ደስ ብዙም ደስ የማይል እንትን ይሆናል ማለት ነው። እና በአጭሩ ምንድነው? በጣም ነው የሚገርመው እና ጥላ ወይስ ፀሀይ ትመርጣለህ የሚለውን የዛኔ በእርግጠኝነት ጥላ ነው የምለው መቼስ ፀሀይ መርጬ አላቅም። እና ቅድም ለመግለጽ እንደሞከርኩት በጣም የሚ ፀሀይ ውስጣቸው በጣም የሚበርዳቸው ሰዎች አሉ ሁሌም በቃ ካልሲ ደራርበው ስካርፍ አድርገው ጃኬት አድርገው በቃ ኤቭሪቲንግ ሽፍን ፍን አድርገው ሁሉም ነገራቸው የሚወጡ ሰዎች አሉና እነዚህ ሰዎችን እንዴት አድርገን ፀሀይ ነው የምትመርጡት ወይስ ጥላ ቢባል በእርግጠኝነት ፀሀይ ነው የሚሉት። ምክንያቱም ውስጣቸውን ነው እንትን የሚላቸው ስለዚህ ይሄኛው ጥያቄ የሚመለስ ውስጣችን ነው የምንጠይቀው እንጂ ይሄ ለመከራከር የፈለገ ወይም ደግሞ ሌላ አላማ ያለው ቃለ መጠየቅ ለማድረግ አይደለም የሚመጣ ብዬ አስባለሁኝ እና ቀና አስተሳሰብ ነው። ስለዚህ በዚህ በዚህ ምክንያት ጥላ ወይስ ፀሀይ ትመርጣለህ የሚለው ምንም የሚያጨቃጭቅ ምንም የሚያደርግ የለውም። የሰው ልዩነት የየራሱ ነው መግለጽ የሚችለው እኔ በዚችኛው ጠቅ ጥቅስ ልመልሳት የምችላት የራሴን መልስ አለችኝ ስለዚህ አዎ ቀደም እንደገለጽኩት ነው እስካሁን ድረስ የተናገርኩትም እንደ መልስ ሊሆን ይችላል ብዬ አስባለሁ። ጥላ ወይ ፀሀይ ትመርጫለሽ የሚለውን በቃ መርጫለው አንዴ እኔ የምመርጠው ደግሞ ጥላን ነው የምመርጠው ሁሌም ቢሆን ማለት ነው። ምክንያቱም በቃ ፀሀይ ስትሆን ያልበኛል የፊቴ ይበላሻል ይሞቀኛል ትንፋሽ እጥርእጥር ይለኛል ያጠቁረኛል በጣም እና በቃ ምቾት አይሰጠኝም ያልበኛል በቃ ያደረኩት ልብስ ሁሉም ምቾት አይሰጠኝም። ጥላ ላይ ሲሆን ግን በቃ አሁንም ብርድ ይኖረዋል ጥላ ላይ ግን በጭራሽ ነው የማይገናኙት ሁለቱም ጥላና ፀሀይ የማይገናኙት እና ሁሉም ሰው እየሻሸ ወደ ጥላ ነው የሚሄደው መቼ ከፀሀይ በላይ ብዬ አስባለሁ።

"እሺ በመንገድ ላይ ምግብ ትገዛለህ ወይ?" ነው የሚለው ቀጣዩ ጥያቄ። አዎ በመንገድ ላይ የሚሸጡ የተለያዩ አይነት ምግቦች እንዳሉ እናውቃለን። ከእነዚህ በጣም ጎልቶ የሚታወቀው ደግሞ የድንች ጥብስ ነው የሚሆነው ማለት ነው። የድንች ጥብስ ይሸጣል፣ ሰምቡሳ ይሸጣል፣ እርጥብ ይሸጣል፣ ጮርናቄ ነው የሚባለው እሱም ይሸጣል፣ ምንድነው የሚሉት አሁንም የድንች ጥብስና በርበሬን ነገር ያለው የሚሸጡት ምንድነው የሚባለው እርጥብ እሱም ይሸጣል እና በጣም ብዙ የ አስፓልት ላይ የሚ ወይም ደግሞ መንገድ ላይ የሚሸጡ ምግቦች አሉ እና ይሄ ቦንቦሊኖም አለ ኬክም የሚመስሉ ነገሮችም ደግሞ ክብ ክብ የሚያደርጓቸው ነገሮችም አሉ ምን እንደሆኑ ባላውቅም ከስጋ የሚሰሩም አሉ የቦንቡሊኖ የምንድነው የሚባለው የሳንቡስ አይነትም ይለያያል በሩዝ የሚሰራም አለ በአትክልትም የሚሰራ አለና በጣም ብዙ አይነት ናቸው ያሉት ስለዚህ በመንገድ ላይ ምግብ ትገዛለህ ወይ የሚለውን አዎ በጣም ይሄ የሆነበት ምክንያት ደግሞ ገና ህፃን በነበርኩበት ጊዜ ጀምሮ ገና ሰፈር ውስጥ በቃ ብር ምናምን ሲሰጠን ሰፈር ውስጥ ማለት ነው የተለያዩ ቦታዎች ራቅ ሊሉም ይችላሉ። እየሄድኩኝ ነበር የምገዛው እኔ ደግሞ ከህፃንነቴ ጀምረ ማስተውለው ትልቁ ነገር ምንድነው በቃ አምሮቴ ምንም አይገታኝም እኔ የሆነ ነገር ካማረኝ ግዴታ በቃ መ በተለይ የሚበላ ነገር ከሆነ በጣም ስስታም ሰው ነኝ እና በጣም መብላት የምወድ ብዙም በልቼ ብዙ ብዙ ሳልበላ ነው የምጠግበው ግን በጣም ምግብ የምወድ ሰው ነኝ እና በጣም ብዙ አይነት ምግቦችን እወዳለሁ ትንሽ ቀመስ ቀመስ ማድረግ እወዳለሁ። ብዙ እስከ ሆዴ እስኪ ቀጠግብ ድረስ መብላት አልፈልግም ምክንያቱም ለጤናዬም ስለሚጎዳኝ ማለት ነው። ስለዚህ በዚህ በዚህ ምክንያት በመንገዴ ላይ ምግብ እገዛለሁ። ይሄ ክረምት ምናምን ሲሆን ደግሞ በቃ የተለያዩ እንደ ምግብም የሚያገለግሉ እንደ እንደ አትክልትም እንደ ወይም ደግሞ እንደ ፍራፍሬ የሚያገለግሉም እገዛለሁ በመንገድ ላይ ለምሳሌ ብርቱካን ሙዝ ሊሆን ይችላል ወይም ደግሞ የቆራረጡት የተለያዩ አይነት ሊኖሩ ይችላሉ፤ እና በዚህ መሃል እኔ በመንገድ ላይ ምግብ በጣም ነው የምገዛው በተለይ የሆነ ቀን ትምህርት ቤት እመላለስ ነበረ እና በዛ አካባቢ የድብስ የድንች ጥብስ ይሸጥ ነበረ እና ጨው ያበዛብታል በጣም ለኔ ደግሞ በጣም የግራጋውንዮሽ ምንድነው የሚባለው ድክመቴ ነው ማለት ነው። የተጠበሰ ድንች በ አሪፋ አድርገው ተከትፎ የተጠበሰ ድንች የኔ በጣም ትልቁ ችግሬ ነው ማለት ነው እና እንዴት ብቻሽን ትበያለሽ ብዬ ነው ለራሴ የማስባት እና ለሌላ ሰውም መስጠት እፈልጋለሁ እና መንገድ ላይ ምግብ ይዤ ከሌላ ሰው ጋር ብበላ ደስ ይለኛል ግን ምንድነው ችግሩ አንዳንዴ ምንም ይሄ የራ የራስ መተማመን የሚባል ነገር ይጎድለኛል እና ሄጄ ለመግዛት ራሱ ምን ያክል ችግር እንደምቸገር በቃ በባለፈው ላይ አይቼ መንገድ ላይ እየበሉ አይቼ ግን በቃ ሳየው በቃ ዘይት ነገር የበዛበት እየመሰለኝ አሁን አሁን እንደዛም እየመሰለኝ ያለው ዘይት በጣም የበዛበት እና ትንሽ ወደዛ የሚያስፈልገውኝን ምግቦችን ይዤ ብሄድ ምንም አይመስለኝም ብዬ አስባለሁ። በመንገድ ላይ እገዛለሁ የተለያዩ አይነት ምግቦችን እግዛለሁ እነዚህ የቤት አይነት ወጥ ወጥ አይደሉም የሚሰሩት እንጂ የቤት ውስጥ አይደለም። ምንድነው ነው የሚባለው በቃ እንደዚህ ከውጪ ነው እዚያ ነው የሚያበስሉት በተለይ ዘይቱ ምንድነው በቃ ብዙ ነገሮችን ሲያበስል ቆይቶ መጨረሻ ላይ ለራሱ የሚበስለው በቃ ጥሩ አይመስለኝም ዘይትም ቢሆን ቶሎ ቶሎ መቀየር ያለበት ነው የሚመስለኝ ቶሎ እንደዛ ከሆነ አሪፍ ነው የሚሆነው በጣም እና በመንገድ ላይ ምግብ ትገዛለህ ወይ የሚለውን ጥያቄ ለመመለስ ያክል ደግሞ በጣም በደንብ አድርጌ ድብን አድርጌ ነው የምገዛውና ድብን አድርጌ ነው የምበላውና ሌላ ቀን ያሳፍሩኝ የነበሩ ነገሮችን በዚሁ እንደማያሳፍሩ ነው የገባኝ አያሳፍርም በቃ ሁሉም ሰውዬ የየራሱ ህይወት አለው። መብላትም ምንም አያሳፍርም የሚያሳፍር ነገር የለውም አይምሮዬ ላይ ስለተቀመጠ እሱ ሸውዶኝ ነው ሊሆን የሚችለው እንጂ ሌላ ከዚህ ውጪ ሌላ ማብራሪያ ሊኖረው አይችልም ማለት ነው ስለዚህ በዚህ በዚህ ምክንያት ነው መንገድ ላይ ምግብ የምገዛው በጣም ስለሚጣፍጥ፣ ጨውም በደንብ ስለሚያደርጉበት፣ በመንገድም ስለሚርበኝ ሊሆን ይችላል ርቦኝ ስለምወጣ ወይም ደግሞ በመንገዴ በልቼም ብወጣም ከተጓዝኩኝ በኋላ ቶሎ ስለሚረበኝ ስለዚህ ያለኝ አማራጭ በምግብ መንገድ ላይ መግዛት ነው።

እሺ ቀጣዩ ጥያቄ ደግሞ ገንፎ ትበላለህ ወይ? ገንፎ ትበያለሽ ወይ? ነው የሚለው ጥያቄው በጣም ደስ የሚል ጥያቄ ነው ገንፎ እንበላለን እንወዳለን አዎ ገንፎ እበላለሁ በጣም ነው የምወደው ከመውደድ የተነሳ ደግሞ ለምሳሌ አራስ ቤት ብሄድ በተለያዩ አጋጣሚዎች ወይም ተጠርቼ ወይም በራሴ ፈልጌ ከሄድኩኝ አራስ ቤት ማለት ነው ምንድነው የማደርገው ሁሌም ቢሆን ማለት ነው ምን አደርጋለው እበላለሁ ማለት ነው ነይ ብይ ምናምን ከተባልኩኝ በቃ በጭራሽ ነው የማልደራደረው እሺ ብዬ ነው የምቀርበው ምክንያቱም በጣም ስለምወድ ማለት ነው አራስ ቤት ደግሞ ያለው በቃ የተሻለ የሚባለውን እህል በጣም የሚጠፍጠውን ተመርጦ ለሷም ለጤና ይጠቅማታል ተብሎ ተመርጦ የሚመጣ ስለሆነ ይመስለኛል በጣም ነው የሚጠፍጠኝ በጣም ደስ እያለኝ ነው የምበላው ከዚህ ውጪ ደግሞ ከዚህ ውጪ ምን አለ ለምሳሌ ይሄ እርጎም ያደርጉበታል ይጨምሩበታል በጣም ነው የሚጣፍጠው ከእርጎ ከርቦ ውጪ አይብም የሚያደርጉ አሉ በቅቤም ሰሩት በ በዘይት ሰሩት ይሄ ሸኖ ለጋም ሰሩት በእሱም ሰሩት በቃ ጣዕሙ ሁሌ ነው የሚገርመኝ እና ችግሩ ግን ያጠግባል ቶሎ ቶሎ ቶሎ በተለይ በትኩሱ ስለሚበላ እኔ የቀዘቀዘ ብበላ ትንሽ እቆያለሁ ግን እኔ ከመውደዴ የተነሳ ትኩስም እበላለሁ ቀዝቃዛም እበላለሁ በዘይት እበላለሁ በቅቤም ወይም ደግሞ በሸኖ ለጋ በእነዚህ ሁሉም የተሠሩት እበላቸዋለሁ ምንም አይመስለኝም በጣም ደስተኛ ሆኜ ነው ሁሉም አይነት መብላት የምችለው እና ሁሉን ነገር እንደዛ ሲሆን በጣም ነው ደስ የሚለው ስለዚህ በዚህ በዚህ ምክንያት ገንፎ አዎ እበላለሁኝ በጣም እወዳለሁ በጣም ነው የሚጣፍጠኝ ሳደርገው ምን ስለው በጣም ነው ደስ የሚለኝ ግን እስካሁን ድረስ አልችልም ገንፎ ማገንፋት እሷን ነገር መለማመድ እፈልጋለሁኝ ምክንያቱም እንደዚህ በጣም ከወደድኩት ለምን ራሴ አልሰራም ቤት የሚል ሀሳብ ይመጣልኛል ግን ስራ ስለሚበዛብኝ አይመቸኝም እና በዚህ በዚህ ምክንያት ሳልቀጥልበት ቀረሁኝ እንጂ ገንፎ በጣም ነው የምወደው በቃ ሁሉም ቤት እየበላሁ እየሄድኩኝ ነው የምበላው ቤት ራሱ ብዙ አይወዱም ግን ለኔ ተብሎ በቃ ትዝት ሲለኝ በተለይ እሁድ ቅዳሜና እሁድ ሲሆን እንድንበላ ነው የምፈልገው እና እባካችሁ ስራ ዛሬ ገንፎ ብዬ በቃ እነሳለሁ ማለት ነው እባካችሁን ብዬ ለምኛቸው በቃ መጨረሻ ላይ ደጋግሜ ከነገርኳቸው በኋላ ነው መሰለኝ ቢሆንም ችግር የለውም ከስንት ጊዜ አንዴ ስለሆነ ነው ብለው ነው መሰለኝ አብዛኛው እኔ በሄድኩበት ቦታ ሁሉ በቃ ሰው ገንፎ ላምጣልህ ወይ ነው የሚለው እና ከዛ በኋላ ሰዎች ነገሩኝ አለች አንደኛዋ እንደዛ አትበይ ምክንያቱም የማይፈልጉ ሰዎች ሊኖሩ ስለሚችሉ የማይወዱ ሰዎች ሊኖሩ ስለሚችሉ እነዛ አትበይ እንደዛ አልኳትና አዎ ልክ ነሽ ካሁን በኋላ አልልም ብላ ጨርሰችው ቀጨችው ማለት ነው ከዛ እንደዚህ ከተደረገ በኋላ በቃ በጣም ደስ ያለኝና ያኮራኝ ነገር በቃ ሌላ ቀን የምፈልገው ነገር ኖሮ ራሱ ሰው ቤት ሄጄ ብይ ምናምን ብባል በቃ አይ አልበላም ጠግቤያለሁ ዋይ በልቼ ነው የወጣሁት ዋይ ወይም ደግሞ እንደዚህ ነው ብዬ የተለያዩ ምክንያቶችን ነው የምሰጠው ገንፎ ሲያቀርቡ ግን ወይም ደግሞ ሲያቀርቡ ቢጥራሱ ትፈልጋለች ወይ እናምጣ ሲሉኝ በጭራሽ ነው የማልጠራጠረው ወደዛ ቤት የሆነ ነገር ይዤ ሄጄ ሊሆን ይችላል ላይሆን ይችላል በተለያዩ ምክንያት አልጠራጠርም እኔ ስለዚህ በዚህ በዚህ ምክንያት ነው በቃ ለካ የምትወደው ነገር ስታደርገው ወይም ስትበላ የሌለ ምንድነው የሚባለው የሌለ ነገር ነው የሚሰማን የሌለ ስሙ ቃሉ ጠፋብኝ በራስ መተማመን ነው የሚሰማና በጣም ነው ደስ የሚለው